ስሜትህን በፊት ላይ ማሳ ታሳያለህ? እ ስሜቴን በፊቴ ላይ አላሳይም ብዙ ጊዜ ጠንካራ ስለሆነ ውስጤ ስሜቴን በፊቴ ላይ አላሳይም። ስሜቴን በፊቴ ማሳይ ከሆነ ብዙ ጊዜ እንደተሸነፍኩ ለምሳሌ አንድ ሰው እኔን በድሎኝ ያ ሰው እንደበደለኝ ፊቴ ላይ ቅሬታ የሆነ የመበሳጨት ስሜት ካሳየው። ጥሩ ስለማይሆን ይሄን ነገር ተ ስለተለማመድኩት ዋጥ አድርጌ አሳልፍ

ልብስህም ምን ያህል ጊዜ ታጥባለህ? ልብሴን ምን ያህል ጊዜ ነው የማጥበው በሳምንት ሶስቴ ልብሴን አጥባለሁ ልብሴን በሳምንት ሶስቴ አጥባለሁ ቅዳሜ ለት እሁድ ለትና እና ሮብ እለት አጥባለሁ ልብሴን እና ልብሴን ሳጥብ ደግሞ ቀለል ባለ ሁኔታ ነው ፈሳሽ ሳሙና ላድርጆ ሳሙናዎችን በመጠቀም ልብሴን በፈሳሽ ሳሙና አጥባለሁ እና ንጹህ የሆኑ ነገሮችን እቃዎችን በመጠቀም ልብሴን ምን ያህል ጊዜ ነው የማጥበው በሳምንት ሶስት ሶስት ጊዜ አጥባለሁ ልብሴን

በስራ ጊዜ እረፍት ታደርጋለህ በስራ ጊዜ እረፍት ታደርጋለህ? ለምን በየማሉ በስራ ጊዜ እረፍት ካላደረኩ ሰውነቴ ስለሚዝል ስለሚጎዳ የምሰራው ስራ እረፍት ስለሚያስፈልገው በየመሃሉ እረፍት እያደረጉ ውሃዎችን እየጠጣው ትንሽ በመሃል ተንፈስ እያልኩ ስራዬን እሰራለሁ። በመሃል በመሃል በስራ ጊዜ እረፍት አደርጋለሁ እና እረፍት ማድረግ ጥሩ ነው። በመሃል በመሃል በምሰራው ስራ የኔ ስራ አድካሚ ስራ ስለሆነ እረፍት በመሃል በመሃል ያስፈልገዋል ስለዚህ በስራ ጊዜ እረፍት አደርጋለሁ

መተግበሪያዎችን ታወርዳለህ? መተግበሪያዎችን አዎ አወርዳለሁ ብዙ ጊዜ ከምሰራው ስራ መተግበሪያዎችን እያወረድኩ የተለያዩ ነገሮችን የተለያዩ ገንዘቦችን እሰበስባለሁ መተግበሪያ ላይ ብዙ ጊዜ ገንዘብ ይሰራል። ስለዚህ መተግበሪያዎችን እጠቀማለሁ። መተግበሪያዎችን እየተጠቀምኩ ገንዘብ አገኛለሁ ገንዘብ ደግሞ ጥሩ ነገር ነው። ለህይወታችን ስለዚህ መተግበሪያዎችን በማወርድ መተግበሪያዎችን በመጠቀም ገንዘብ እሰራለሁ። ገንዘብ አገኛለሁ ገንዘብ ሳገኝ ደግሞ ሰማዋልደስ ይለኛል። ስለዚህ መተግበሪያዎችን እጠቀማለሁ ደስ እያለ መተግበሪያ ደግሞ ጥሩ ነገር ነው። ብዙ የተለያዩ ነገር መረጃ

ስንት ትራስ ትጠቀማለህ ለሚለው ጥያቄ? እኔ በቤቴ ለመኝታዬ የምጠቀመው ትራስ ሁለት ትራስ እጠቀማለሁ የእስፖንጅ የጥጥ ትራሶች ሁለት ትራሶች እጠቀማለሁ። እነዛ ሁለት የጠጥ ትራሶች በጣም ጥሩ ስለሆነው ምቾት ለአንገቴ ምቾት ስለሚሰጡኝ ሁለት የጥጥ ትራሶችን እጠቀማለሁ። ምቾታቸውም ጥሩ ስለሆነ የጥጥ ሁለት ትራስ እጠቀማለሁ

ሳንዳል ትለብሳለህ? ሳንዳል አልለብስም። አልጠቀምም እንደዛ አይነት ነገር ምቾት ስለማይሰጠኝ አልጠቀምም። ግን ሰዎች ሚጠቀሙ ሰዎች አሉ እኔ ግን አልጠቀምም። ብዙ ጊዜ አልጠቀምም ሲጀመር ሰዎች ግን ይጠቀማሉ። እኔ ምንም እኮ ደስ አይለኝም ምቾት አይሰጠኝም። ስለዚህ አልጠቀመም። ብዙ ሰዎች ግን ሚጠቀሙ ሰዎች ይኖራሉ እኔ ግን ምንም ነገር ውስጤ ደስ ስለማይለው አልጠቀምም።

መዝገቦችን ታስቀምጣለህ መዝገቦችን ታስቀምጣለህ ለሚለው ጥያቄ መዝገቦችን አላስቀምጥም። የማስቀምጠው በፊት ነበረ። አሁን ግን መዝገቦችን አላስቀምጥም። ግን ወደፊት ለማስቀመጥ እሞክራለሁ። አሁን ላይ ግን መዝገቦችን አላስቀምጥም። ታስቀምጣለህ ለሚለው ጥያቄ? እኔ አላስቀምጠም። በበኩሌ ወደፊት ለማስቀመጥ እሞክራለሁ። አሁን ግን መዝገቦችን ምንም አላስቀምጥም

የምመኘው የእረፍት ጊዜ ምንድነው የምንመኘው የእረፍት ጊዜዬ እለተ ሰንበት እሁድና ቅዳሜ የእረፍት ጊዜ ማድረግ እፈልጋለሁ። የምመኘው የረፍት ጊዜ እሁድና ቅዳሜ ብዙ ጊዜ እ ኦቨርታይምም ወይ ደግሞ አንዳንዴ ዝም ብሎ ስለሚገባ እኔ መስራት የማልፈልግባቸው ቅዳሜና እሁድን ሙሉ ቀን እረፍት ቢሆን በጣም ደስ ይለኛል እ ምመኘውም እንደዛ ነው እረፍት እንድሆን ነው ምመኘውም የምትመኘው የእረፍት ጊዜ እሁድና እ ቅዳሜ በጣም ደስ ይለኛል

አይስክሬም ትወዳለህ? በጣም እወዳለሁ አይስክሬም በጣም የምወደው በተለይ አይስክሬም በቸኮሌት ጣዕም ምናምን በጣም ነው የምወደው አይስክሬም በጣም ነው የምወደው ደስ የሚለኝ ጣፋጭ የሆነ ከጣፋጮች አይስክሬም በጣም እወዳለሁ እና ሰዎችንም ለመጋበዝ ስፈልግ አይስክሬም ስጋብዝ ደስ ይለኛል።

ሾርባ ትወዳለህ? ሾርባ ትወዳለህ ለመግዛት ጥያቄ ሾርባ እወዳለሁ ወዳለሁ ያትክልቱ ሾርባ በጣም ይመቸኛል በካሮት በድንች በመኮሮኒ ሩዝ ያለው ሾርባ በጣም ነው የምወደው ያትክልት ሾርባ በጣም ነው የምወደው። እና በውስጡ ብዙ ነገር ስለሚኖረው ይቡሩቄ ያለው ሽምብራ ቡሩቄ ዱፍን ምስር መኮሮኒ ድንች ካሮት ሽንኩርት ዘይት ያለው ያትክልት ሾርባ በጣም ነው የምወደው

የክላውድ ማከማቻ ትጠቀማለህ? የክላውድ ማከመቻ አልጠቀምም ብዙ ጊዜ። እንደዚህ አይነት ሁኔታ ላይ ስለማንገኝ የክላውድ ማከማቻ አልጠቀምም። እኔ የምጠቀመው የተለያዩ ነገሮች በሌላ ነገር ነው። ከእኔ ጋር ይሄ ነገር ከእኔ ጋር አይገናኝም። የክላውድ ማከማቻ አልጠቀምም። ግን የክላውድ ማከማቻ የሚጠቀሙ ሰው ሊኖሩ ይችላሉ። እኔ ግን የክላውድ ማከማቻ አልጠቀምም

ሩዝ ትወዳለህ ሩዝ በጣም እወዳለሁ ሩዝ በጣም ከምወደው ምግብ ውስጥ አንዱ ነው። ሩዝ ባልጫ ተሰርቶ በጣም የምወደው ምግብ ነው። ሩዝ በቴስቲ ሶያ በጣም የምወደው ምግብ ነው። ከሩዝ ጋር ብዙ ነገር ተቀላቅሎ ሲሰራ በጣም ይመቸኛል በጣም የምወደው ምግብ። ሩዝ ጋር ተቀላቅሎ የሚሰሩ ነገሮች ሩዝ ለሰውነት ገንቢ ስለሆነ በጣም ነው የምወደው። ደስ የሚለኝ ምግብ ነው ከስፖርት ቤት መጥቼ ሩዝ ነው የምበላው። ሩዝ በሙዝ ሩዝ በቸኮሌት ሩዝ በኦቾሎኒ ሩዝ በተለያዩ ነገሮችን መመገብ እወዳለሁ ሩዝ ለብቻውን

ብርድ ልብስ አንድ ብርድ ልብስ ነው የምጠቀመው አንድ ብርድ ልብስ በቂ ነው ብዬ ስለማስብ አንድ ብርድ ልብስ እጠቀማለሁ በቂ ነው ለኔ አንድ ብርድ ልብስ ብዙ ብርድ ስለሌለ እና ሙቀትም ስለማያስቸግረኝ አንድ ብርድ ልብስ ነው መካከለኛ አየር ንብረት ስላለ አንድ ብርድ ልብስ እጠቀማለሁ። አንድ ብርድ ልብስ እና ከስር ደግሞ ማነጥፈው አንሶላ አለ አንድ ትራስ አንድ ብርድ ልብስ ወይ ደግሞ ሁለት

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃዬ ጋር ግንኙነቴ በጣም ደስ የሚል ነው እንደ ጓደኛ ነው የምንተያየው በጣም እንደ ጓደኛ ነው ቤስት ፍሬንዶች ነን። ጥሩ ነገሮችን አብረን አሳልፈናል። ከድሮ ጀምሮ ብዙ ነገሮችን አብረን ስላሳለፍን ካለ ቀይጋ እንደ ጓደኛ ነን። አብረን በልተን ጠጥተን ነው ያደግነው። እና የስራ እድገት ትንሽ ቢበልጠኝ አለ እንጂ አለቃይክ በትንሽ ደረጃ ቢበልጠኝ እንጂ አብረን ጓደኛ ሆነን ስላደገን። ከአለቃዬ ጋር በጣም ነው የምንዋደደው ብዙ ነገሮችን አብረን አሳልፈናል። ብዙ የማይረሱ ትዝታዎችን ካለቃዬ ጋር ግንኙነቴ በጣም ደስ የሚለው

ኮከቦቹን መመልከት ትወዳለህ? ኮከቦቹን መመልከት በጣም እወዳለሁ ኮከቦቹ መመልከት በጣም ያስደስተኛል። ኮከቦችን በምመለከትበት ጊዜ በምመለከትበት ጊዜ ብዙ ነገሮችን እመሰጣለሁ ብዙ ነገሮችን አስባለሁ። ኮከቦች ተፈጥሮ እንዴት እንደሆነች የእግዚአብሄር ስጦታ እንዴት እንደሆነ የእግዚአብሄር ስራ እንዴት እንደሆነ በጣም ያስገርማል። ኮኮቦች በዳመና በጦ ኮኮቦች በጨረቃ መሃል ኮኩቦች በተለያዩ ጉርምርምታ ውስጥ። እየተንጸባረቁ ማየት በጣም የሚያስገርምና ድንቅ ነገር ነው። የፈጣሪ ስራ በጣም ድንቅ ነገር ነው። ፈጣሪ ብዙ ነገሮችን በአለማችን ላይ ብዙ ነገሮችን አስገራሚ የሚባሉ በጣም አስገራሚ የሚባሉ ነገሮችን ሁሉንም ነገር የፈጠረ አምላክ ነው። እና ኮኮቦችን ስመለከት የፈጣሪ ስራ ትዝ ይለኛል። ፈጣሪ ምን ያህል ነው ለኛ ያደረገልን ውለታ የሚለውን ነገር? እና ፈጣሪ ብዙ ነገር አድርጓል። ኮኮቦች ስመልከት ውበታቸው እንዴት እንደሚያምሩ ውብ መሆናቸውን አይቻለሁ

ብስክሌት ትጋልባለህ? አዎ እጋልባለሁ። ብስክሌት በጣም ነው የምጋልበው። ከልጅነቴ ጀምሮ ከአምስት አመት ጀምሮ በትናንሽ ሳይክሎች እየተለማመድኩ ነው ያደግኩት። ብስክሌት መጋለብ በጣም ነው የምወደው። ብስክሌት መንዳት መጋለብ ተመሳሳይ ነው። ደስ ይለኛል። ከጓደኞቼ ጋር ሆኜ፣ ከሰፈር ልጆች ጋር ሆኜ፣ በየሰፈሩ ውስጥ መንዳት፣ አስፋልት ላይ መንዳት እና ጎዳናዎች የሚያማምሩ አስፋልቶች ላይ መንዳት፣ ሰዎች በበዙበት ሳይሆን ሰዎች ባልበዛበት መኪና ባልበዛበት ቦታ ላይ መንዳት ያስደስተኛል። እጋልባለሁ። ደስ ይለኛል። በጣም ነው የማበርረው። የምነዳው። ከጓደኞቼ ጋር ሆኜ በሳምንት ውስጥ ከአምስት ቀን በላይ ብስክሌት እነዳለሁ። ደስ የሚለኝ ነገር ነው። ጊዜየን በዛ ሳሳልፍ ገንዘብ እየወሰድኩ እየተከራየሁ ብስክሌት ስነዳ በጣም ደስ ይለኛል። ብስክሌት እጋልባለሁ። ደስ ስለሚለኝ በጣም የምወደው ነገር ቢኖር ብስክሌት

በምንጣፍ ላይ ትቀመጣለህ? አዎ በምንጣፍ ላይ እቀመጣለሁ። እግሮቼን ዘረጋግቼ በምንጣፍ ላይ እቀመጣለሁ በምንጣፍ ላይ በምቀመጥበት ሰዓት ሰውነቴ ቀለል ይለኛል። ጥሩ ስሜት ይሰማኛል። ደስ ይለኛል። በምንጣፍ ላይ ስቀመጥ ሙሉ ሰውነቴ ዝርግትግት አድርጌ ስቀመጥ ቅዝቃዜው ደስ ይለኛል። በምንጣፍ ላይ በምቀመጥ ሰዓት ሁሉም ነገር ቅልል ብሎኝ ይታየኛል። ምንጣፍ ላይ መቀመጥ በጣም ምወደው ነገር ነው። ገና ወንበር ላይ ምናምን ከመቀመጥ ምንጣፍ ላይ ተቀምጠሃል አዎ ተቀምጫለሁ በጣም ደስ ይለኛል። አሁንም ምንጣፍ ላይ ነው ያለሁት ተቀምጫለሁ ምንጣፍ ላይ ተቀምጬ ነው ያለሁት። ደስ እያለኝ ሰውነቴን ዝርግትግት ብዬ ምንጣፍ ላይ ነው ያለሁት። እና ቅዝቃዜው ምናምን ደስ ይላል ምንጣፍ ላይ መዘረጋጋት ስልክ መጎርጎር ምንጣፍ ላይ ተቀምጦ ደስ ይላል። እና አሁንም ያለሁት ምንጣፍ ላይ ተቀምጠሃል? አዎ ተቀምጫለሁ። ምንጣፍ ላይ ነው ያለሁት ምንጣፍ ላይ ስቀመጥ ጥሩ ስሜት ነው ሚሰማኝ ደስ ይለኛል ቀለል ይለኛል።

ስታመም ከስራ አልቆይም። ለምን እኔ እንደምሰራው ስራ ብታመም እንኳን ብዙ ቀን የሚያስቆየኝ አይደለም። በእኔ ቦታ ላይ ሌላ ሰው መስራት ስለማይችል ቶሎ ሰራተኛ ስለማይገኝ እኔ በስራ ቦታዬ ላይ ብታምም ብዙ ጊዜ አልቆይም። ቶሎ ነው ወደ ስራ የምመልሰው ራሴን ቶሎ ለማዳን እሞክራለሁ። ከፈጣሪ ጋር ቶሎ የታመንኩትን ነገር ራሴን ቶሎ እንድድን ቶሎ መድሃኒቶችን ተጠቅሜ ወደ ስራ ቶሎ እገባለሁ። ለምን? እኔ በጎድልኩ በቀረው ሰዓት ስራዎች ሊበላሹ ይችላሉ። ብዙ ነገሮች ይበላሻሉ። ስለዚህ ከስራ አልቀረም ከስራ ከቀረው ብዙ ነገር ነው የሚበላሸው።

መዋኘት ትችላለህ? አዎ እችላለሁ ከልጅነቴ ጀምሮ ዋና ወንዝ ላይ ጉድጓድ ውሃ ላይ እየዋኝው ነው ያደኩት እና መዋኘት እችላለሁ ደስ የሚለኝ መዝናኛ ነው። ዋና ጥሩ ነገር ነው። መዋኘት ጥሩ ስፖርታዊ ነገር ነው። መዋኘት ሰውነታችንን ለማንቀሳቀስ የሚጠቅም ነገር ነው። መዋኘት ስሜታችንን እረፍት የምናገኝበት ነገር ደስ ይላል። ቅዝቃዜው ውሃ ላይ መዋኘት በጣም ደስ የሚል ነገር ነው። እኔ ውሃ ላይ በጣም ነው የምዋኘው ከልጅነቴ ጀምሮ አሁን እስካለሁበት እድሜ ድረስ ዋና በጣም ነው የምወደው መዋኘት ትችላለህ እችላለሁ። ሰዎችንም አለማመዳለሁ ከእኔ አልፎ መዋኘት እችላለሁ ደስ ይለኛል። እዋኛለሁ ብዙ ጊዜ ዋና ደስ ስለሚለኝ እዋኛለሁ። ጅ የተለያዩ ቦታ እየሄድኩ ወንዝ ውሃ ባየሁ ቁጥር ዋና ደስ ስለሚለኝ ዋእኛለሁ። አሁንም ድረስ ዋና እዋኛለሁ እችላለሁ ሌሎችንም አለማመዳለሁ

የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ አቦካዶ በጣም እወዳለሁ አቦካዶ ማንጎ ሙዝ በጣም የምወዳቸው ፍራፍሬዎች ናቸው። በጣም ደስ ይሉኛል ስበላቸው ደስ ይሉኛል ጣማቸው። እና ትኩስ ቶሎ ያልተበላሹ አቦካዴ ማንጎ በጣም ነው የምወደው ደስ ይሉኛል በጣም ነው የምበላው። ብዙ እበላለሁ ስለምወድ በጣም ብዙ ነው የምበላው እና ያስደሰተኛል። አቮካዶ መብላት ሙዝ መብላት ብርቱካን መብላት ይበልጥ ግን ከሁሉም አቮካዶ ነው የምወደው። አፉካዶ በጣም ደስ የሚለኝ ፍራፍሬ ነው። ብበላው ማልጠግበው ባይሰለችኝም ነገር አብኳዶ ነው አብኳዶ በጣም እወዳለሁ። አብኳዶ አቮካዶ በጣም ነው የምወደው ደስ የሚለኝ ፍራፍሬ ነው። በብዙ አይነት መልክ መብላት እወዳለሁ አቮካዶን ከተለያዩ ነገሮች ጋር መብላትም እወዳለሁ። አቮካዶ በጣም የምወደው ፍራፍሬ ነው። በጣም ደስ የሚለኝ ፍራፍሬ ከሁሉም ፍራፍሬ አቮካዶ ነው ይበልጥ

ማንቂያ ሰዓት ትጠቀማለህ? አዎ እጠቀማለሁ። ብዙ ጊዜ ማንቂያ ሰዓት የምትጠቀመው ትምህርት ቤት በምሄድበት ጊዜ። ቶሎ ለመነሳት ኳስ ስጫወት የኳስ ጊዜ እንዳይረፍድብኝ። ቴኳንዶ በምሰራበት የስፖርት ሰዓት ሩጫ ሰዓት እንዳይረፍድብኝ። የተለያዩ ስፖርት ነገር ነገሮችን ስጀምር ከብደት ማንሳት ስጀምር። ሌሊት አስራ አንድ ሰዓት ለመነሳት ማንቂያ ማንቂያ ሰዓት እጠቀማለሁ። ከዛም በኋላ በማንቂያ ተቀስቅሼ በራሴ በሞላሁት በማንቂያ ሰዓትተጠቅሜ። ከተኛሁበት ተነስቼ ወደ የምሰራው ነገር ማድረግ ወዳለብኝ ነገር ሄጄ እጀምራለሁ። ስፖርት መስራት ካለብኝ ስፖርቴን እሰራለሁ። ማድረግ ያለብኝን ነገር አደርጋለሁ። ማንቂያ በጣም ጠቃምና ጥሩ ነገር ነው። ፕሮግራም ካለ ቀጠሮ ካለን እና ለዛ ነገር በጣም ይጠቅመናል።

ምን ምን የቤት እቃዎች ትጠቀማለህ? ምን ቤት ውስጥ የምጠቀመው ጁስ መፍጫ ማሽኖች ፍሪጆች የተለያዩ ማሽን ነክ ነገሮችን እጠቀማለሁ ፍሪጅ የጁስ መፍጫ ልብስ ማጠቢያ የተለያዩ ነገሮችን እጠቀማለሁ እና እነዛ ነገሮች ደስ ስለሚሉኝ ኑሮዬን ቀለል ስለሚያደርጉልኝ ኑሮ በዘዴ የሚለውን ነገር ስለሚተገብሩልኝ እጠቀማቸዋለሁ። እና እሱ አልጋ ወንበሮች ሶፎች ምናምን እነሱን እጠቀማለሁ ቀለል ቀለል ያሉ ነገሮች ናቸው። እነዚህን ነገሮች የቤት እቃዎች እጠቀማለሁ በትንሹም ሌላ ነገር ባይኖረኝም እነዚህ ነገሮች ግን ስላሉ እነዚህን ነገሮች እጠቀማለሁ። በእነዚህ ግብአቶች ደግሞ ህይወቴን እመራለሁ። ያስፈልጉኛል ስለሚያስፈልጉኝ በእነዚህ ነገሮች እንቀሳቀስ

ድንጋይ ስብስብ ታደርጋለህ? ድንጋይ ስብስብ አላደርግም ድንጋይ ስብስብ አላደርግም አያስፈልገኝም ድንጋይ ስብስብ ታደርጋለህ ለሚለው ጥያቄ እኔ ድንጋይ ስብስብ አድርጌ አላውቅም ሰብስቤ አላውቅም ተጠቅሜ አላውቅም መሰብሰብም አልፈልግም ያስፈልገኛል ብዬ ስለማስብ አያስፈልገኝም አሁን ላይ ለዛ ድንጋይ አልሰበስብም።

በእግር ምን ያህል ርቀት መሄድ ትችላለህ? በእግሬ ምን ያህል ርቀት ነው መሄድ የሚችለው እስከ ስምንት ኪሎ ሜትር: አስር ኪሎ ሜትር- በወክ እሄዳለሁ። በሩጫ ሳይሆን በወክ አስር ኪሎ ሜትር ምናምን ያህል እሄዳለሁ። ከዚህ በፊት ስፖርት ላይ ስለቆየው አስር ኪሎ ሜትር እሄዳለሁ። በሩጫ ከሆነ ከዛ በላይ እሄዳለሁ። ነገር ግን ከሩጫ ውጪ ከሆነ ኖርማል ወክ ወክ ብቻ ከሆነ እርምጃ ብቻ ከሆነ አስር ኪሎ ሜትር እሄዳለሁ። በጣም ትንሽ ናት።- ስፖርት ላይ ከዚህ በላይ ብዙ ርቀቶችን በእግሬ ስለተንቀሳቀስኩ ስላየሁ ስለዞርኩ ለኔ ምንም አዲስ አይደለም። እና አስር ኪሎ ሜትር ያህል በእግሬ እሄዳለሁ። ወጣት ስለሆንኩ ከዛ በላይ ለወክ ወክ ትንሽ ወክ ከተባለ አስር ኪሎ ሜትር እሄዳለሁ።

ጎሮቤቶች ጋር ጥሩ ግንኙነት አለህ? ጎሮቤት የለኝም ሲጀመር ጎሮቤት የለኝም እኛ ግቢ ውስጥ አንድ ክላስ ሁለት ክላስ ነው ያለው ጎሮቤቴን አይቼ አላውቅም። ሚስት አለችኝ። ከሚስቴ ጋር ነው ብዙ ጊዜ የማሳልፈው። ነገር ግን ከሌላ ሰዎች ጋር ከጎረቤት ጋር ምናምን አልገናኝም ከጎረቤቶች ጋር አይቻቸው አላውቅም። ጎረቤቶቼ ቀይ ይሁኑ ጥቁር ምን እንደሆነ አላውቅም። ከጎረቤቶች ጋር ጥሩ ግንኙነት አለ ላልከው ምንም ግንኙነት የለኝም። ከሚስቴ ጋር እንጂ ከጎሮቤቶቼ ጋር ምንም የምገናኝበት መንገድ የለም። ጥሩ ግንኙነት ሳይሆን ምንም ነገር አልተዋወቅም። ጥቁር ይሁኑ ቀይ አረንጓዴ ይሁኑም አላውቃቸውም። ብዙ ሰአቴን ነው ያው በስራ ስለማሳልፍ አላውቃቸውም። እ እና ይሄ ነው

አዲስ አመት እንዴት ታከብራለህ? አዲስ አመቴን ከቤተሰቦቼ ጋር ከእናት ከአባቴ ጋ ከእህቱ ከወንድሞቼ ጋ ከተለያዩ ቤተሰብ አዝማድ ዘመዶቼ ጋር በመገናኘት አብሬ በመሰብሰብ አብሬ አሳልፋለሁ። ወገን ለደራሽ ወገን ነው የተረዱትንም የተቸገሩትንም በመርዳት አዲስ አመትን አከብራለሁ። ዘመን መለወጫ ስለሆነ ቤተሰቦች ሙሉ ተሰብስበው በምርቃት ጀምሩ በምርቃት አውቅቶ በምርቃት ተለያይተን ነው የምናከብረው። አዲስ አመት በጣም ደስ የሚል ክብረ ባል ስለሆነ ዘመን መለወጫ ነው። እና ዘቢተ ዘመዱ የተሰበሰበው ይቅርታ ተባብለው ወደ አዲሱ ዘመን እንዲሸጋገሩ የሚደረግበት እለት ነው። አዲስ ዘመን በጣም ደስ የሚልና በጣም ብዙ ነገሮችን የምናይበት አዳዲስ ነገሮች የምናይበት ዘመን ነው

ቀልድ መናገር ትወዳለህ? ቀልድ መናገር አልወድም። ቀልድ መናገር አልወድም ደስ አይለኝም። ለምን? ብዙ ጊዜ አሁን ላይ ቀልድ መናገር ከባድ ሆኗል ቀልዱን እንደ ቁም ነገር እንደመጥፎ ነገር ነው የሚወስዱት። ስለዚህ ቀልድ መናገር ትወዳለህ ለሚለው አልወድም። ቀልድ መናገር ደስ አይለኝም። በፊት ነበረ ቀልድ መናገር የምወደው። አሁን ላይ ቅን በጊዜው ባለው አሁን ወቅቱ ቀልድ መናገር አልወድም ደስ አይለኝም። ቀልድ መናገር አሁን ላይ ደስ

ነገሮችን በስነ ስርዓት ታስቀምጣለህ አዎ ነገሮችን በስነ ስርዓት አስቀምጣለው ነገሮችን በስነ ስርዓት በማስቀምጥበት ሰዓት ጥሩ የሆነ ነገር ነው የሚፈጠረው። ጥሩ ነገሮች ይፈጠራሉ። ነገሮችን በስነ ስርዓት በምናስቀምጥበት ሰዓት ያሰብነውሳ ነገር በጥሩ ሁኔታ ይሳካል። የምንፈልገው ነገር ጥሩ ነገር ላይ ይወድቃል ጥሩ ነገርን እናገኛለን። ከዛ ነገር እና ጥሩ ነገር ነው የሚፈጠረው መጥፎ ነገሮች አይፈጠሩም። ጥሩ የሚባል ነገር እናገኛለን

አዎ እንደገና ጥቅም ላይ ማዋል ታደርጋለህ? አዎ እንደገና ጥቅም ላይ ማዋል አደርጋለሁ። ጥሩ ነው ብዬ ስለማስብ ነገሮችን መፈነት የምለውን ነገር ጥቅም ላይ አውላለሁ። መዋልም ጥሩ ነው ብዬ ስለማስብ እንደገና ጥቅም ላይ አውላለሁ። ታደርጋለህ? አዎ አደርጋለሁ ጥቅም ላይ አደርጋለሁ

ቡና መፍጨት ታውቃለህ? አዎ አውቃለሁ። ቡና መፍጨት አውቃለሁ የጁስ መፍጫና የቡና መፍጫ ስላለኝ ብዙ ጊዜ ቡናን እፈጫለሁ። ቤቴ ሆኜ በራሴ ቡና ፈጭቼ ቶሎ ቀለል አድርግቶ ለማፍላት ስለሚመቸኝ ቡና መፍጨት ታውቃለህ አወ አውቃለሁ። ፈጭቼ ብዙ ጊዜ እጠቀማለሁ ፈጫለሁ ከዛን እያፈላሁ እጠጣለሁ ደስ የሚል ነው መፍጫ እና ብዙ ጊዜ ፈጫለሁ ራሴ እየቆላሁ እየፈጨሁ ቡና እጠጣለሁ

መንዳት እችላለሁ አዎ መንዳት እችላለሁ ከዚህ በፊት ሞክሬ አቃለሁ ተለማምጄ ስለማውቅ አሽከርክሬ መንዳት እችላለሁ። ሚነዱ ነገሮችም መንዳት እችላለሁ። ብዙም ባልሆንም ግን መንዳት እችላለሁ አይከብደኝም። መንዳት እችላለሁ እነዳለሁ

ጥፍርህን ትቆርጣለህ ጥፍሬን እቆርጣለሁ ለምን ጥፍር መቁረጥ በጣም ጥሩ ነው ብዬ ነው የማስበው። የተለያዩ ነገሮች ጠፈራችሁን ውስጥ የተለያዩ ቆሻሻዎች ቆሻሻ ነክ ነገሮች ጠፈራችን ውስጥ ይገባል ፀጉራችንን በምንነካበት ሰዓት ሰውናችንን በምናክብበት ሰዓት የተለያዩ ቆሻሻዎችን በምንነካ ሰዓት ጠፈራችን ውስጥ ስለሚገቡ ያ ደግሞ የተለያየ ምግብ በምንበላበት ሰዓት ሊበክለን ይችላል ጃርዳ ኮሌራ የተባሉ በሽታዎች ይህ ፈንገስ ነክ ነገሮች ባክቴራዎችን በሆዳችንና በፊታችን በቆዳችን ላይ ብዙ የተለያዩ በሽቶቹን ማምጣት ስለሚችሉ እነዛን ነገሮች እንዳይፈጠሩ ጥፍሬን እቆርጣለሁ። ጥፍሬን ለውበትም እቆርጣለሁ። ልክ ከበሽታ ራሴን ለመጠበቅም እቆርጣለሁ እና ንጽህናየን እጠብቃለው። ጥፍሬ በመቁረጥ ከተለያዩ በሽታዎች ራሴን እጠብቃለሁ። ከጥፍር ጋር ተይዞኝ የሚመጡ ብዙ ከቆሻሻ ጋር ተያይዞ ተይዞነቱ በሽታዎች አሉ የነዛን በሽታዎች።

ጥላ ወይ ጻይ ትመርጣለህ? እኔ የምመርጠው ጥላ ነው የምመርጠው። ጻሀይ ሲነካኝ ብዙ ጊዜ ያመኛል። ራሴን ስለሚያመኝ እኔም እመርጠው ጥላው እመርጣለሁ። ጻሀይ አልመርጥም ጥላ እመርጣለሁ። እና ራሴን እንዳያመኝ ጥላ መርጬ በጥላ ላይ ነው መንቀሳቀስ የምፈልገው። ከፀሀይ ጥላ ነው የምመርጠው። ጥላ ነው ይሻለኛል። ጥላን አሁን ራሴን አያሳምመኝም አይጎዳኝም ፊቴን ምናምን አይመታታም የተለያዩ ፊቴ ቆሻሻዎች ጠባሳዎች አይወጡብኝም በፀሀይ

ጊዜን በደንብ ነው የማስተዳድረው ለምን ቆሞ ስለማይጠብቀኝ ጊዜን በደንብ ነው የማስተዳድረው። በጣም ነው የማስተዳድረው ለምን ቆሞ የሚጠበቀኝ ነገር አይደለም። አሁን ላይ ካልሰራሁበት ጊዜ ላይ ካልሰራሁበት ጥሩ ነገር አይፈጠረም። እና ያለሁበትም እድሜ በደንብ እንድሰራበት የሚያስገድደኝ ስለሆነ

አካባቢዎትን ይወዱታል አካባቢዬን በጣም ነው የምወደው አካባቢው ላይ ንጹህ አየር ስላለ ሰላም ጸጥታ ስላለ ጥሩ የአየር ንብረት አለ እጽዋቶች ስላሉ የአየር ሁኔታው ደስ ስለሚል አካባቢውን በጣም ነው የምወደው። ጥሩ አየር ነው ያለው ጠዋት ላይም ማታ ላይም ከሰአት ሌይም ያለው የአየር ንብረት በጣም ደስ ይላል። ለዛ እወደዋለሁ

የጨረቃ ብርሃን ትወዳለህ አዎ እወዳለሁ የጨረቃ ብርሃን በጣም ደስ ይለኛል። ለየት ያለች ስለሆነች ተፈጥሮ ስለሆነች እና አወጣጧም ስትገባ ስትወጣ ያላት ውበት በጣም ነው እምታምረው። ስትታይ በጣም ደስ ትላለች የጨረቃ ብርሃን በጣም እወዳለሁ ደስ ይለኛል። ብዙ ጊዜ የጨረቃን ብርሃን እያየሁ ወደ ላይ ብዙ ጊዜ ብዙ ሰአቶችን አሳልፋለሁ

በመስኮት ጎን መቀመጥ ትወዳለህ? በመስኮት ጎን መቀመጥ እወዳለሁ። ምክንያቱም ንፋሻ ስለሆነ ንፋስ ስለሚኖር በመስኮት ጎን ስቀመጥ አየሩ ደስ ይላል ቀዝቃዛ ነው። በመስኮት ጎን መቀመጥ በጣም ደስ ይለኛል

ማደንዘዝ ትወዳለህ? አልወድም። ማደንዘዝ ትወዳለህ? አልወድም። ለምን? ህመም ስላለው። ማደንዘዝ ትወዳለህ? ለሚለው ጥያቄ። ማደንዘዝ አልወድም። ምክንያቱም ማደንዘዝ ብዙ ነገሮች ችግሮች ስለሚያመጣ። ማደንዘዝ አልወድም። ማደንዘዝ የሚወዱ ሰዎች ሊኖሩ ይችላሉ። እኔ ግን በራሴ ማደንዘዝ አልወድም

ከልጅነትህ? የምትዛክረው ነገር አለ ከልንጅነቴ የምዛክረው ነገር የለም። ግን ከልጅነቴ ሳይሆን ካደኩ በኋላ አለ። ከልጅነቴ ግን የምዘክረው ነገር የለም ምንም ነገር የለም። ቤተሰቦቼ እንድዘክር መዘከርን አላስጀመሩኝም። ስለዚህ ከልጅነቴ የምዘክረው ነገር የለም። ራሴን ካወቅኩ በኋላ ግን የምዘክረው ነገር ሊኖር ይችላል። አሁን ግን ከልጅነቴ ጀምሮ የምትዘክረው ነገር አለ ለሚለው ጥያቄ ከልጅነቴ የምዘከረው ነገር የለም

እጅ መጨባበጥ ትወዳለህ? አዎ እጅ መጨባበጥ እወዳለሁ ደስ ይለኛል። ከብዙ ሰዎች ጋር ሰላምታዬ እጅ በመጨባበጥ ነው። እጅ በመጨባበጥ በጣም በጣም ደስ የሚል ነገር ነው። ከሰዎች ጋር መተሳሰር ሰላምታ ደስ ይላል። ከሰዎች ጋር እጅ ሰላምታ ስንባባል ሰዎች አክበረናቸው መሆኑን እና የሰላምታው

የምታስታውሰው ጥሩ መምህር አለ አዎ በጣም የማስታውሰው ጥሩ መምህር አለኝ በጣም በጣም የምወደው እኮ በጣም ትምህርት እንድማር የሚፈልግ የሱን ትምህርት የቤት ስራውን ፈተናውን ሁሉንም እንድደፍን የሚፈልግ በጣም እኔ አጥንቼ እንድቀየር እንድፈልግ የሚፈልግ አስተማሪ አለ። እሱም ምን መምህር ነው አማርኛ መምህሬ በጣም ደስ ይለኛል። ለምን? ብዙ ጊዜ የቤት ስራ እንድሰራ እንዳጠና ፈተና እንድሰራ ያበረታታኛል ያግዘኛል። እና ሙሉ ነገሮችን አካብድም እና በጣም የምወደው መምህሬ ነው

የልደትህ ጊዜ እንዴት ታከብራለህ? የልደት ጊዜ የማከብረው ሻማ በማብራት እና ኬክ በመቁረስ ከቤተሰቦቼ ጋር ከእናቴ ጋር ከጓደኞቼ ጋር በመሰብሰብ ልደቴን አከብራለሁ። የማከብረው ቤት ውስጥ ነው። ከቤተሰብ ጋር ከቤት ውጪ ሳይሆን እቤት ላይ ነው። የማከብረው እና ብዙ ሰዎች ይመጣሉ ልደቴ ላይ እና ደስ ብሎኝ አከብራለሁ። ብዙ ስጦታዎችንም አገኛለሁ

ምን ያህል ጊዜ መጽሐፍ ታነባለህ? ምን ያህል ጊዜ መጽሐፍ ታነባለህ ለሚለው ጥያቄ። እኔ ብዙ ጊዜ መጽሐፍ አነባለሁ። መጽሐፍን ማንበብ በጣም ጥሩና ደስ የሚል ነገር ነው። መጽሐፍን ማንበብ በጣዋ አስደሳች ነው። መጽሐፍ ስታነብ ሙሉ ሰው ያደርግሃል። ማንበብ ሙሉ ሰው ይደርጋል። ማንበብ ብዙ እውቀቶችን እንድናካብት ብዙ እውቀቶችን እንድናውቅ ይረዳናል። ማንበብ በጣም ጥሩ ነው። ምን ያህል ጊዜ ታነባለህ? በወር ውስጥ ከሳምንት አንዴ ወይም ሁለቴ ስራ በሌለኝ ሰዓትም በትርፍ ሰዓቴም አነባለሁ። ለምን ማንበብ በጣም ጥሩ ስለሆነ እና ብዙ እውቀቶችን የምናገኝባቸው መንገዶች መጽሐፍ ከማንበብ ስለሆነ። መጽሐፍ ማነበው ምን ያህል ጊዜ መጽሐፍ ታነባለህ? ላልከኝ በወር ውስጥ ከ ሳምንት ሁለቴ ከሆነ አስር በጣም ብዙ ጊዜ አስራ ምናምን አስራ ሁለት አስራ ሶስት አስራ ሁለት ቀን አነባለሁ ማለት ነው። አስራ ሁለት አስራ እንደዛ ብዙ ቀን አነባለሁ። መጽሐፍ እና መጽሐፍ ማንብብ በጣም ደስ የሚለኝ ነገር ነው። መጽሐፍ ሳነብ እመሰጣለሁ ብዙ ታሪኮችን አውቃለሁ። ብዙ ደስ የሚሉ ቃላቶችን። ብዙ ደስ የሚሉ ንግግሮችን። ብዙ ነገሮችን እማርበታለሁ። መጽሐፍ ማንበብ በጣም ደስ የሚል ነገር ነው። እና በጣም ተመራጭ ነው ሰዎችም እንዲያነቡ እመክራለሁ። ምን ያህል ጊዜ ታነባለህ? እኔ ብዙ ጊዜ አነባለሁ ደስ ይለኛል መጽሐፍ ማንበብ። መጽሐፍ ሳነብ ውስጤ ደስ ይለዋል መንፈሴ ይታደሳል። መጽሐፍ ሳነብ በጣም ደስተኛ እሆናለሁ። መጽሐፍ በጣም አነባለሁ። መጽሐፍ እንዳልኩ በወር ውስጥ። በሳምንት ሁለቴ ከሆነ ወር ላይ ደግሞ ሲባል አስራ ስድስቴ ምናምን አነባለሁ እና መጽሐፍ ማንበብ ደስ ይለኛል። እወዳለሁ። የሚያስደስተኝ ነገር ነው። እና በጣም በጣም ደስ የሚለኝ ነገር ቢኖር መጽሐፍ ማንበብ መጽሐፍ ማንበብ ደስታ ይሰጠኛል። በጣም ነው የምወደው።

በቤት ልዩ መቀመጫ የሆነ በቤት ልዩ የሆነ መቀመጫ አለ። በቤቴ አዎ ልዩ የሆነ መቀመጫ አለኝ። በቤቴ ልዩ የሆነ መቀመጫ አለኝ ያ መቀመጫ ለእንግዳ ሲመጣ እንዲቀመጥበት የማደርገው ልዩ መቀመጫዬ ነው። በልዩ መቀመጫ ላይ ደግሞ ልዩ እንግዳ የጥቁር እንግዳ የሚባለው። ሁሌ አይሆን ከበጣም ከበብዙ አመት ቆይታ የሚመጣ እንግዳ ሲመጣብኝ ያኔ ልዩ የሆነ መቀመጫ አውጥቼ እንዲቀመጡበት አደርጋለሁ። ያ ልዩ መቀመጫ ማለት ከአያቴ እንደ ውርስ የተዋረሰ መቀመጫ ነው። በባህላዊ እንጨት የተሰራ ነው።

በስልክህ ገንዘብ ትልካለህ አዎ በስልኬ ገንዘብ እልካለሁ ለወዳጅ ዘመዶቼ ለጓደኞቼ ለቤተሰቦቼ። በስልኬ ብርን እልካለሁ ምልከውም በንግድ ባንክ በአቢሲኒያ ባንክ በአዋሽ ባንክ። በተለያዩ ባንኮች ለሰው ገንዘብ እልካለሁ። እና ደግሞ የስራ ገንዘቦችን እያንዳንዱን ገንዘብ በስልኬ ልካለው በካሽ ስለቀረ አሁን ላይ። በስልክ ስለምንጠቀም የሚፈልጉትን ገንዘብ ያህል መጠን ስነግረውኝ። የዋጋው አይነት ብር አይቼ ብር በስልክ እልካለሁ። በስልኬ ነው ምገበያየው። መግዛት የተፈለገው ነገር እያንዳንዱን ነገር የሱቅም እቃ ማንኛውንም ነገር አልባሳትም ይሁን የሚበላ የሚጠጣም ነገር ሲሆን ምገዛው። ከስልኬ ነው በስልኬ እያስተላለፍኩ ነው። በስልኬ ገንዘብ ለሰው እየላኩ ነው የምፈልገው ነገር የምገዛው

የጎሮቤቶችህን ድምጽ ትሰማለህ የጎሮቤቶቼን ድምጽ ትሰማለህ የሚለው ጥያቄ? አዎ የጎሮቤቶቼን ድምጽ እሰማለሁ። ብዙ ጊዜ ጎሮቤቶቼ ድምጽ ያወጣሉ ይንጫጫሉ ያወራሉ እና የጎረቤቶቼን ድምጽ እሰማለሁ። ህፃናት ግቢ ውስጥ ስላሉ የተለያዩ ህፃናት ግቢ ውስጥ ስላሉ የጎረቤቶቼን ድምጽ እሰማለሁ። ማለቴ እኔ ካለሁበት ግቢ አጠገብ ያሉ ጎን ላይ ያሉ ሰዎች ሲያወሩ ሲንጫጩ እና ሲጠራሩ አሰማለሁ

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎች እኔ በምሰራው ስራ ላይ ብዙ ጊዜ ቅሬታዎች የሉም ስለዚህ ቅሬታዎችን እንዲታሰና እንግዳለን የሚለው ጥያቄ እኔ በምሰራበት ስራ ላይ ቅሬታዎች አይበዙም። ለምን ደንበኞቻችንን በጣም አክበርን እና ሁሌም በሰአታችን ተገንተን ለሚፈልጉት ነገር የሚፈልጉትን ነገር ስለምናሰጣቸው ስለምናቀርብላቸው የኛ ደንበኞች ቅሬታ የላቸውም። ስለዚህ ቅሬታን ቅሬታዎችን ታስተናግዳለህ ቅሬታዎች ስለሌሉ አላስተናግድም። ለሌላ ጊዜ ግን ይኖር ከሆነ አስተናግዳለሁ።

ምን አይነት ቦርሳ ትጠቀማለህ? እኔምወደው ቦርሳ የጨርቅ ቦርሳ እወዳለሁ የጨርቅ ቦርሳ ቀለል ሰለሚለኝ ለመያዝም ስለማይከብደኝ የጨርቅ ቦርሳ ይዛለሁ የጨርቅ ቦርሳ ብዙ ጊዜ እጠቀማለሁ። ለምን ደስ ይለኛል የጨርቅ ቦርሳ ላይ መጠቀም ቀለል ይለኛል ለእጄም ክብደት አይኖረውም የጨርቅ ቦርሳ ስትጠቀም በጣም ነው ደስ የሚለኝ። የጨርቅ ቦርሳ የተለያዩ ነገሮችን ይዝበታለሁ እና ቅልል ይለኛል። የራሱ ክብደት ስለሌለው እቃዎችን ለመያዝ የምፈልገውን ነገር በቦርሳዬ ለመያዝ ስፈልግ። አይከብደኝም የጨርቅ ቦርሳ በጣም ነው የምወደው። በጨርቅ የተሰራ ቦርሳዎች በጣም ይመቹኛል። የኔ ፍላጎቴ የኔ ምርጫዬ በጨርቅ የተሰራ ቦርሳ ነው። ጨርቅ የተሰራ ቦርሳ ለሌሎችም ሰዎች ምርጫ ሊሆን ይገባል። የመጨርቅ የተሰራ ቦርሳ ቀለል ያለና ጥሩ ውበት መልክ ያለውና ቀለል ያለ ነው። እና ብዙ ጊዜን ይቆያል። ሳይበላሽ እና ጥንካሬ ያለው የጨርቅ ቦርሳ

ማታ ማታ ምን አይነት ድምጽ ትሰማለሁ። ማታ ማታ ቡዙ አይነት ድምጽ እሰማለሁ የተለዩ ድምፆችን እሰማለሁ። ማታ ማታ ብዙ ጊዜ የምሰማው የውሻ ድምጽ እሰማለሁ። የውሻ ጩኸት። የሰዎች ጫጫታ። የሰዎች ጫጫታ በተለይ የውሻ ድምጽ። የውሻ ድምጽ ጎሮቤት ለጎሮቤት ሲጠራራ የጎሮቤቶቿ ሲጨው ግቢ ውስጥ አሉ። ቤተሰቦች ሲቀሳቀሱ ሲያወሩ። ማታ ማታ የምትሰማው ድምጽ የመንቆራሪት ድምጽ መንኮራሪት ስትጫው መንኮራሪት ስትጫው እሰማለሁ። ሌላ ደግሞ ውሾች ሲጮሁ እርስ በእርስ አንዱ ቤት ከአንዱ ቤት ሲጮሁ እሰማለሁ። ሌላ ደግሞ እና የሰዎች ድምጽ ሲነጋገሩ ሲያወሩ ሲጠራሩ አሰማለው። ብዙ ጊዜ ሰዎች ሲጠራሩ እና የውሻ ድምጽን ነው የምሰማው። የውሻ ድምጽ በባህሪው ብዙ ጊዜ ማታ ማታ ሲጨለም ጊዜ መጮህ ይጀምራሉ ሌባ ወይ የተለያየ አዲስ ሰው ሲያዩ መጮህ ይጀምራሉ። ስለዚህ ማታ ማታ ሰሞን ድምጽ የውሻ ድምጽ የሰዎች ድምጽ ጫጫታ። ኳስ የሚያዩ ሰዎች ጩኸት የኳስ ደጋፊዎች ድምጽ ጩኸት። ይሄ በቲቪ በሚያዩት በዲስቲቪ በሚታይ ኳስ። እንትን ጫጫታ። ሌላ ደግሞ ብዙ ነገሮች አሉ። ልጆች ልጆች ሲጠራሩ አንዱ ቤት ከአንዱ ቤት ሲጨራሩ በማታ ወደ ቤት ሁሉም ለመግባት የሚያደርገው የእግር ድምጽ ኮቴ ድምጽ። ሁሉም ወደ ቤት ለመግባት የሚሯሯጠውበት ነገር ማታ ላይ ሁሉም ለቤት ይዞ የሚገባውን ነገር ሲገዛዛ ከሰዎች ጋር የሚያወጣው ድምጽ የመኪና ድምጽ የሞተር ድምጽ የባጃጅ ድምጽ የተላዩ ነገሮች ድምጾች እየተሽከርካሪ ነገሮች ሲንቀሳቀሱ። የሚፈልጉበት ቦታ ለመድረስ ሲሯሯጡ ብዙ የተለያዩ ድምፆችን እሰማለሁ። ብዙ ጊዜ አዎ የምሰማው የውሻ ድምጽ እና የመኪኖች ድምጽ። መኪና ሲንቀሳቀስ እና ብሌን በሰማይ ላይ ሲሄድ የሆነ የሚያወጣው ድምጽ አለ። እሱን ድምጽ እሰማለሁ። የተለያዩ ድምጾች አሉ። ጆሮ ላይ የሚገቡ ድምጾች የመኪና ድምጽ የውሻ ድምጽ የሰዎች ድምጽ። የሚያወሩት ሰዎች ሲረማመዱ የሚሰማ የእግራቸው የኮቴ ድምጽ። ድምጾች አሉ እና ማታ ማታ ይሄ ይሄንን የዘረዘርኩትን ድምጽ እሰማለሁ

ገንዘብ ትቆጥባለህ ገንዘብ እቆጠባለሁ። ገንዘብ መቆጠብ በጣም ጥሩና አስፈላጊ ነገር ነው። ገንዘብ መቆጠብ በጣም ያስፈልጋል። ገንዘብ ለክፉ ቀን ደራሽ ነው። ገንዘብ እምንቆጥብ ከሆነ እኛ ገንዘብ ባጣን ሰዓት የቆጠብነውን አውጥተን መጠቀም እንችላለን። ገንዘብ መቆጠብ በጣም በጣም አስፈላጊና ጥሩ ነገር ነው። ገንዘብ ስንቆጥብ ከምንሰራው ነገር ላይ ለሌላ ጊዜ ለክፉ ቀን ብለን የምናስቀምጠው ገንዘብ ነው። ብንታመም ስራ ብናቆም የተለያዩ ችግሮች በህይወታችን ላይ ቢመጡ ገንዘብ መቆጠብ ግን ከቻልን ያኔ የቆጠብነውን ገንዘብ አውጥተን መጠቀም እንችላለን። አይከብደንም ገንዘብ መቆጠብ በጣም ጥሩ ነገር ነው። ገንዘብ ስንቆጥብ ያስፈለገንን ነገር በሰአቱ ቢቸግረን ሰው ሳምጠይቅ ከቆጠብነው ላይ በመጠቀም ራሳችንን ማዳን እንችላለን። ብንታመም በሽታ ቢመጣብን በሽታ ቢመጣብን የተለያየ ችግሮች ቢመጡብኝ ገንዘብ ስለምቆጥብ ያኔ የቆጠብኩትን ገንዘብ አውጥቼ መጠቀም እችላለሁ። እጄ ላይ ገንዘብ ከሌለ። የቆጠብኳት ግን ካለች ከቆጠብኩት ገንዘብ ላይ ለክፉ ቀን ስለሚሆነኝ ከቆጠብኩት ገንዘብ ላይ አውጥቼ መታከም እችላለሁ። ለኔም ለሌላም ሰዎች መትረፍ እችላለሁ። ገንዘብ መቆጠብ በጣም ጥሩ ነው። ገንዘብ ትቆጥባለህ? አዎ እቆጥባለሁ። ገንዘብ መቆጠብ ጥሩ ስለሆነ እቆጥባለሁ ለተለያዩ ችግሮች ቀን ጊዜ ደራሽ ሆነልኛል። ገንዘብ ስቆጠብ ገንዘብ ለበሽታም ሲቸግረንም የተለያዩ ነገሮችን የቆጠብነው ነገር ይጠቅመናል። ገንዘብ በጣም ጥሩና አስፈላጊ ነው። ገንዘብ ስንቆጥብ ነገ እምንከፍለው ነገር የቤት ኪራይ ከሌለ ወራዊ ነገሮች ካሉ የስራ ቦታ ከተዘጋ የተለያዩ ችግሮች ቢፈጠሩ ሰላም ቢበጠበጥ ሰላማዊ ነገር ቢነሳ ረብሻ ቢነሳ የተለያዩ ነገሮች ቢነሳ በመሃል ስራ ሊጠፋ ይችላል። ያኔ በቆጠመናት ገንዘብ የምንፈልገውን ነገር ከምንፈልገው ቦታ ጋር በምንም በምንም አይነት ሁኔታ ቢሆን ሂደን ማግኘት እንችላለን። ገንዘብ ስለቆጠብን ከቆጠብነው ገንዘብ ላይ መጠቀም እንችላለን። ገንዘብ መቆጠብ በጣም ጥሩ ነው። ገንዘብ መቆጠብ ሌላም ሰዎች እንዲማሩ ማድረግና ሰዎችን ማሳወቅ ጥሩ ነው። ገንዘብ መቆጠብ ካለ ሰዎችን እጅ ማየት የሰዎችን እጅ ማየት አይኖርም። ገንዘብ ስንቆጥብ ብዙ ጊዜ ብዙ ነገር ሀላፊነቶች ይኖሩብናል ለነገአችን ብለን እናስባታለን። ነገ በመሃል የሆነ ነገር ስንሆን ህይወት አይታወቅምና። የሆነ በመሃል የሆነ ነገር ቢፈጠር ችግር ቢመጣ ገንዘብ የምንቆጥብ ከሆነ አይከብደኝም ስለዚህ ገንዘብ እቆጥባለሁ። ገንዘብ የምቆጠበው ለችግሬ ቀን ይሆነኛል ብዬ ስለማስብ

ወደመናፈሻ ምን ያህል ጊዜ ትሄዳለህ? ለሚለው ጥያቄ እኔ ወደ መናፈሻ ሁል ጊዜ ሳይሆን በሳምንት አራት ሶስት እሄዳለሁ ማታ ማታ ላይ ወደ መናፈሻ እሄዳለሁ ከጓደኞቼም ጋር ሊሆን ይችላል ለብቻዬም ሊሆን ይችላል እና ወደ መናፈሻ እሄዳለሁ። መናፈሻ በመሄድ ጥሩ አየር እቀበላለሁ ቀለል ያሉ ምግቦችን እመገባለሁ እንደ ሳምቡሳ እንደ ጂፕስ እንደ እርጥብ ያሉ ነገሮችን ከሚጠጣ እንደ ቡና ለውዝ ምናምን ወተት እጠቀማለሁ እና መናፍሻ ቦታ መሄድ ያስደስተኛል አየሩ ደስ ይላል ከሰዎች ጋር ጥሩ አየር ያለበት አክስብስቢ መናፈሻ ላይ ተቀምጦ ማውራት መነጋገር ድረስ ይላል፣ መብላት መጠጣት በትንሹ ቀለል ያሉ ምግቦችን በተለይ መናፈሻው ቦታው ሀይቅ ዳር ውሃ አካባቢ እጽዋት ዛፎች ያሉበት ቦታ እንደዛ አይነት መናፈሻ እወዳለሁ በጣም ነው የምወደው ደስ የሚለኝ ቦታ ነው መናፈሻ ምን ያህል ጊዜ ትሄዳለህ በሳምንት አራቴ በሳምንት ሶስቴ እሄዳለሁ ማታ ማታ ላይ ከአሥራ ሁለት ሰዓት ጀምሮ ከአሥራ አንድ ሰዓት ጀምሮ ሊመሻሻ አካባቢ መናፈሻ ላይ በመሄድ ራሴን ደስ የሚል አየር ለመቀበል እሄዳለሁ። ደስ የሚልና ንጹህ አየር ወዳለበት መናፈሻው ዛፎች የበዙበት ውሃ ያለበት መናፈሻ አካባቢ በመሄድ ቀለል ያለ ምግቦችን በማዘዝ ቀለል ያለ መጠጥ በማዘዝ መናፈሻ ቦታ ሄጄ እዝናናለሁ። መናፈሻ ቦታ ሲሄድ ከጓደኞቼ ጋር ጥሩ የተለያዩ ንግግሮችን እናደርጋለን እንሳሳቃለን እንወያያለን እናወራለን ስላሳለፉት ትላለፈ ታሪክ ስለ ብዙ ነገር መናፈሻ ቦታ ላይ ብዙ ነገሮችን እናወራለን፣ ብዙ ነገሮችን እናያለን፣ ፎቶዎች እንነሳለን፣ የተለያዩ ፎቶግራፎችን መናፈሻ ላይ እንነሳለን እን አነሳለሁ ማስታወሻ የሚሆነኝን ነገር መናፈሻ ቦታ ላይ መናፈሻ በጣም ደዝ ደስ የሚል ቦታ ነው መናፈሻ ምን ያክል ጊዜ ለምሳሌ ቅዳሜ እሁድ የምሄድባቸው ምን በሳምንት ውስጥ ቅዳሜ እሁድ እሄዳለሁ እሮብ እሄዳለሁ ደስ የሚለኝ ቀን ሀሙስ እና እሮብ ቅዳሜ እሁድ መናፈሻ ቦታ ላይ ወደ ማታ አካባቢ ለመሄድ ደስ የሚል ንጹህ አየር በመቀበል ቀለል ያሉ ምግቦችን በመመገብ ጥሩ ጊዜና ጥሩ ሰዓት አሳልፋለሁ። በሳምንት ውስጥ አራቴ ሶስቴ እሄዳለሁ ከስራ ጋር እንዳይጋጭብኝ አድርጌ እሄዳለሁ።

የትኛውን የቀን ሰዓት ትወዳለህ? እኔ የሚወደው የትኛውን የቀን ሰዓት ነው። ወደ ዘጠኝ ሰዓት አስር ሰዓት አስራ አንድ ሰዓት አካባቢ ያለውን የቀኑን ሰዓት እወደዋለሁ። ዘጠኝ ሰዓት እስከ አስራ አንድ ሰዓት እያለሁ የቀኑን ሰዓት በጣም የምወደው ደስ ይለኛል አየሩ ደስ ይለኛል። የአየሩ ሁኔታ የአየር ንብረቱ በጣም ደስ ይለኛል። ብዙ ጊዜ በጣም የምወደው የአየር ንብረት ከዘጠኝ ሰዓት እስከ አስር ሰዓት ባለው ውስጥ ያለው ነው። በጣም ነው የምወደው ደስ ይለኛል። ብዙ ነገሮችን በዛ ሰዓት አደርጋለሁ ብዙ ነገሮችን ስለምተገብር ደስ የሚለኝ ሰዓት ያ ሰዓት ነው

ከቤትህ ስራህ ምን ያህል ይርቀሃል? ከቤቴ ስራ ምን ያህል ይርቀኛል ብዙም አይርቀኝም አንድ ኪሎ ሜትር የሚርቀኝ የአስር ብር መንገድ ነው የሚርቀኝ ብዙም አይርቀኝም ከፈለኩ በእግሬም ቶሎ ምደርሳት መንገድ ናት ብዙም አይርቀም በጣም ቅርብ ናት። እና ስለለመድኩት መንገዱንም ቶሎ ለመሄድ ቶሎ ለመድረስ ብዙም ሰዓት አይፈጅብኝም። በደቂቃ እደርሳለሁ በተረ በመንቀሻቀሻም በተሽከርካሪም ከሆነ በባጃጅም ከሆነ የአስር ብር መንገድ ነው አስር ደቂቃ ምናምን ብትሆን በጣም ትንሽ መንገድ ናት አስር አምስት ደቂቃ አምስት ደቂቃ በእግር አስር ደቂቃ ቢሆን ነው። በባጃጅ ምናምን ደግሞ አምስት ደቂቃ መዝፈጅ መንገድ ናት ብዙም አይርቅም።

ጨው ብዙ ትወዳለህ? ጨው ብዙ አልወድም። ብዙ አልወድም። ጨው ብዙ አልወድም። ብዙ ጨው ብዙ ትወዳለህ? ለሚለው ጥያቄ ጨው ብዙ አልወድም። ምክንያቱም ጨው በባህሪው ብዙ ብዙ ከወደድን የተለያዩ በሽታዎች ይዞብን ይመጣል። ጨው ብዙ የሆነ ጥቅም ቢኖረውም ምግብን ለማጣፈጥ ወጦችን ለማጣፈጥ ሊጠቅመን ይችላል። ነገር ግን ብዙ ጨው አልወድም። በሽታ ያመጣል። ጨው በባህሪው ሲበዛ የተለያዩ በሽታዎችን ተያይዘው ይመጣሉ። እና ለብዙ በሽታዎች ለብዙ አይነት በሽታ ሊዳርገን ይችላል። ጨው በበዛ ቁጥር የእንቅርት በሽታ የተለያዩ እጢ ነገሮች በጨው ሚመጡ በሽታዎች አሉ። እነዛ ነገሮች ሊከሰቱብን ይችላሉ። ጨው ማብዛት ለጤና አሪፍ አይደለም። ጥሩ አይደለም። ለዛ እኔ ጨው ማብዛት አልወድም። ጨው ብዙ አልወድም ጨው ብዙ የሚወዱ ሰዎች ሊኖሩ ይችላሉ። እኔ ግን በባህሪዬ ጨው ብዙ አልወድም። ለምን የተለያዩ በሽታዎችን ያመጣብኛል ብዬ ስለማስብ። እና ትክክልም ስለሆነ በሽታን ያመጣል። ብዙ ሰዎች ጨው በማብዛት የተለያየ በሽታ ተጠቂ ሆነዋል። ለብዙ በሽታ ተዳርገዋል። ጤናቸው ተዛብቶ ጤናቸው ሳይስተካከል ቀርቷል። ህመምተኛ ሆነው የአልጋ ቁራኛ ሆነው የተለያዩ መድሃኒቶችን እየወሰዱ ይገኛሉ። ምን ጨውን በማብዛት ጨውን አብዝቶ በመጠቀም ጨውን አብዝቶ በመውሰድ ጨው ብዙ በሽቶችን ያመጣል። እድሜያችን በሄደ ቁጥር የተለያየ በሽታ ይዞብን ይመጣል። ሁሉም ነገር ሲበዛ እላፊ ሲሆን ብዙ የፈለግነው የምንወደው ነገሮች ሊጎዱን ይችላሉ። አብዝተን የምንጠቀማቸው ስለሆነ። ስለዚህ ጨው ብዙ ትወዳለህ? ላልከኝ ጥያቄ ጨው ብዙ አልወድም። ለምን የተለያየ በሽታዎችን ሊያመጣብኝ ይችላል። እድሜዬ በሄደ ቁጥር እድሜዬም ሳይሄድ ጨው ብዙ የምትጠቀም ከሆነ ለበሽታ ይዳርገኛል።

በየትኛው መተግበርያ መልእክት ትልካለህ በየትኛው መተግበርያ መልእክት ትልካለህ? የሚለው ጥያቄ ጥሩ ጥያቄ ነው። እኔ ብዙ መተግበሪያዎችን እጠቀማለሁ ብዙ ጊዜ ግን የምጠቀማቸው መተግበሪያዎች አሉ። ብዙ ጊዜ ከበጣም ከብዙ ሰዎች ጋር ማወራበት መተግበሪያ ያለኝ ከብዙ ሰዎች ጋር ሀገር ውስጥም ከሆነ ከሀገር ውጭም ሆነ ከተለያዩ ሀገራት የማወራበት ብዙ የማወራበት መንገዶች አሉ። እነዛ መተግበሪያዎች ለምሳሌ ቴሌግራም ቴሌግራም በጣም ደስ የሚል ነው። በዳታ የሚሰራ ሲሆን ብዙ ሰዎችን ከሩቅ ሀገር ሀገር ውስጥም ከሀገር ውጭ ያሉትን ሰዎች ማውራት እንችላለን። በቴሌግራም ከብዙ ሰዎች ጋር መገናኘት እንችላለን። በቴሌግራም ቪዲዮዎች መላክ እንችላለን በቴሌግራም ሊንኮች መላክ እንችላለን። በቴሌግራም ብዙ ነገሮችን የሚነበቡ ነገሮችን በቴሌግራም ፊልም መላላክ እንችላለን። ሊንኮች የተለያዩ ነገሮችን በቴሌግራም መልእክቶችን መላላክ እንችላለን። ሌላ ደግሞ በዋትሳፕ በዋትሳፕ በጣም እስከ አለማት አለም አቀፍ የከበሩን ሀገራት ጋር ያለን ሰው ማውራት እንችላለን። ከዛ ሰው ጋር በቪዲዮም ሆነ ተደዋውለን በዋትሳፕ ማውራት እንችላለን። የተለያዩ መልእክቶችን ማስቀመጥ እንችላለን። ሪከርድም ሊሆን ይችላል የድምጽ ሪከርድ ፎቶዎችን መላክ ቪድዮችን መላክ የተለያዩ ሊንኮችን መላክ የተለያዩ ለስራ ሚጠቅሙ ነገሮች መላክ ልብሱ የተለያዩ ፎቶግራፎች መላክ ይቻላል። እና ሌላ ደግሞ ኢንስታግራም በ አይጂ በሚባለውም በመጠቀም ብዙ ሰዎችን ከሀገር ውስጥም አሉትን በአይጂ ማውራት ይቻላል። ለምን ያ ሁሉንም ሰዎች ከሩቅም ሀገር ከየትም ሀገር ስለሚያገናኝ ማውራት ይቻላል። እንደሌሎቹ ፎቶ መላክ ይቻላል። ቴክስት መላክ ይቻላል መልእክት መላክ ይቻላል የድምጽ መልእክት የጽሁፍ መልእክት ፎቶግራፎች ቪዲዮዎችን እና ብዙ ነገሮችን ይበልጥ ግን ከሁሉም እኔ የምወደው በጣም የምጠቀመው ቴሌግራምን ነው። ሶስትንም እጠቀማለው ግን አዘውትሬ በደንብ ምጠቀመው ቴሌግራም ነው። ቴሌግራም በባህሪው በጣም ደስ ይላል። ለምን የራሳችንን ግሩፕ እንፈጥራለን የራሳችንን ቻናል እንከፍታለን መልእክቶችን ለመላላክ የብዙ ሰዎችን እንዲገናኙበት መልእክት መላላክ እንድንችል የራሳችንን ግሩፕ የራሳችንን ቻናል የራሳችንን የሆነ ነገር ብዙ ነገር ቴሌግራም ላይ እንከፍታለን። ያኔ ከብዙ ሰዎች ከብዙ መልእክትን እንላላካለን። መልእክት ብቻ በጽሁፍ ብቻ ሳይሆን መልእክት በድምጽ መላክ እንችላለን። የተለያዩ ነገሮች መልእክት ቪዲዮዎች መላክ እንችላለን። እና ቴሌግራም በጣም አዝወትሬ እጠቀማለው ደስ የሚለኝ መተግበሪያ ነው። ዋትሳፕም አይቺ ኢንስታግራምም ምጠቀመው ነው።

የትውልድ ከተማ የት ነው? የትውልድ ከተማ የኔም ቦጆ አካባቢ በሉሜ ወረዳ እና የሉሜ ወረዳ ነው። የተወደድኩበት አካባቢ የሉሜ ወረዳ ሞጆ አካባቢ ከሞጆ ወደ ቆቃ የሚባል መስመር ላይ ያለ ከተማ ላይ ነው የተወለድኩት። እና ያደግኩትም እዛው ነው ምርጥ ውጪንም ከኤለመንተሪ ክላሴን አንድ እስከ ስምንት የተማርኩበት ቦታ ነው። እህት ብትተቀበረበት ወደ ቆቃ ቆቃ ከሞጁ ቆቃ ወደሚባልበት ከተማት ይሄ ሁሉም የወረዳ ነው

የአካል ብቃት እንቅስቃሴ ታደርጋለህ? አዎ የአካል እንቅስቃሴ ያሳ የአካል ብቃት እንቅስቃሴ አደርጋለሁ ብዙ ጊዜ የአካል እንቅስቃሴ ማድረግ በጣም በጣም ጠቃሚውና በጣም ለጤናችን አሪፍ የሚባል ነገር ነው። የአካል ብቃት እንቅስቃሴ ቢ የጤና ችግር የተለያዩ በሽታዎች እንዳይኖርብን ያደርጋል። ያደርገኛል ስለዚህ የአካል ብቃት እንቅስቃሴ አደርጋለሁ። የአካል እንቅስቃሴ በማደርግበት ሰዓት ለራሴ የምሰራበትን ቀንና የምመገበውንና የምጠጣውንና መውሰድ ያለብኝ ነገር አዘጋጃለሁ። ከዛም በኋላ የአካል ብቃት በማደርግበት ሰዓት ለምሳሌ የአካል ብቃት ሳደርግ ፈሳሽ ነገር እጠቀማለሁ ውሃ ውሃ ግዴታ ነው ላባችንን ስለሚተካ ውሃ እጠቀማለሁ። ፈሳሽ ነገር ያልኩት ውሃ እጠቀማለሁ የአካል እንቅስቃሴ ብቃት በማደርግበት ሰዓት ከላይ የምለብሰው የስፖርት ልብስ እንደ ማልያ ነገር እለብሳለሁ። ከስር ደግሞ ቱታ ነገሮች ቀለል ያሉ ቱታዎች አደርጋለሁ። ቱታ ማለት መሳሳብ ይችላል። አይቀደድም እግራችንን ወደ ላይ ወደ ስር ብናደርግ የማይቀደድ ልብስ ስለሆነ ቱታ እና ሌላ ደግሞ ከስር ሽፍን ጫማ ሽፍን ጫማ አንበሳ ጫማ የስፖርት ጫማ ስላለ እሱን ጫማ አደርጋለሁ። ከዛም በኋላ የስፖርት የአካል ብቃት እንቅስቃሴ በማደርግበት ሰዓት መጀመሪያ ሰውነቴን በማሳሰብ እጀምራለሁ። ሰውነቴን ማላቀቅ ትከሻዬን እጆቼን እግሬን ወገቤን ማላቀቅ እጀምራለሁ። የአካል ብቃት እንቅስቃሴ መጀመሪያ ከማላቀቅ ልጀም ስለሚጀምር ሰውነቴን አላቅቃለሁ ሰውነቴን ካላቀቅኩ በኋላ ትንሽ ሰውነቴን እንዲሞቅ ዱብ ዱብ እላለሁ እዛው በቆምኩበት መዝለልን እጀምራለሁ እግሬን ሳላጥፍ ዝም ብዬ በቆምኩበት እዘላለሁ። ያ ማለት ሰውነቴ እንዲሞቅ ነው። ሰውነቴ ከሞቀ በኋላ የአካል ብቃት እንቅስቃሴ የሚደረጉትን እሰራለሁ። ለምሳሌ በዘፈን ሮቢክስ ከሆነ ሮቢክስ በዘፈን እሰራለሁ ሰውነቴን ወደ ግራ ወደ ቀኝ እያረኩ ወገቤን እጄን ወደ ላይ ከፍ ዝቅ እያደረግኩ ጎንበስ ቀና እያልኩ እሰራለሁ። የአካል እንቅስቃሴ የአካል እንቅስቃሴ በጣም ጥሩ ነው የአካል ብቃት እንቅስቃሴ ለጤናችን አረፍ ነው። ለእግራችን እግራችን ጥሩ መንገድ ጥሩ እርምጃ ጥሩ አካሄድ እንዲኖረንና ጥሩ መንገ ረጅም መንገዶችን እንድንሄድ እንድንቋቋም ያደርገናል። የአካል ብቃት እንቅስቃሴ ለወገባችን ወገባችን ጎንበስ ቀና በምንልበት ሰዓት እንዳይከብደን በዛው እንዳንቀር ያደርገናል። የአካል ብቃት እንቅስቃሴ እጃችንም የሆነ መሸከም ያለበትን ነገር ስንሸከም ቶሎ እንዳይዝል ያደርጋል። የአካልን ብቃት እንቅስቃሴ ከበጣም ከብዙ ከሚባሉ በሽታዎች ይጠብቃል። በላብ መልክ የተለያዩ በሽቶዎችን ማስወገድ እንችላለን። በመቀመጥም ሊሆን ይችላል ስራችንን ስንሰራ ብዙ ሰውነታችን ላይ የተለያዩ ጉዳቶችን ሊፈጥሩብን የቻሉትን ነገሮች በአካል እንቅስቃሴ በአካል ብቃት እንቅስቃሴ እኔ መፍታት እችላለሁ። የአካል እንቅስቃሴ ብቃት ማድረግ በጣም ጥሩ ስለሆነ ሁሌ የአካል ብቃት እንቅስቃሴ አደርጋለሁ። ጠዋት ጠዋት እየተነሳው የአካል እንቅስቃሴ ብቃት አደርጋለሁ። ወይ አንዳንዴ ከትምህርት ወይ ክላስ ከሌለ የአካል እንቅስቃሴ ማድረጌን እጅ እቀጥላለሁ። እና የአካል እንቅስቃሴ በጣም ጥሩ ነው አስፈላጊ ነገር ነው። ሰውነታችን ጤናማ እንዲሆን እድሜያችንም ጥሩ እድሜ እንደኖር ይደረዳል

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ብዙ ነገሮችን እሰራለሁ። ለምሳሌ በመተግበሪያወች የተለያዩ ገንዘብ ማግኛ መንገዶች ስላሉ በመተግበሪያ ገንዘብ እሰራለሁ። ገንዘቡ ኮይን ዶላር እሰበሰባለሁ። እና የተለያዩ ፊልሞች አያለሁ የተለያዩ ቪዲዮ አያለሁ። በመተግበሪያ በቴሌቪዥንም ሊሆን ይችላል አማርኛ ፊልሞችን አያለሁ እመለከታለሁ። ህንድ ፊልሞች የተለያዩ ፊልሞችን ይበልጥ አማርኛ ታሪካዊ የፍቅር ፊልሞችን አያለሁ። እና እራት እበላለሁ እግሬን እታጠባለሁ እግሬን እዘፈዘፋለሁ ማታ ከስራ በኋላ እዘፈዘፋለሁ እግሬን ሻወር እወስዳለሁ። ጥሩ እራት እበላለሁ ጥሩ የሚባሉ ፊልሞችን አያለሁ። እና ደግሞ በትርፍ በዛው በሰአቴ በመሃል በመሃል ከተለያዩ ሰዎች ጋር በመተግበሪያ አውራለሁ መልእክት እላላካለሁ። የተለያዩ መል መልእክቶች እላላካለሁ የስራ መልእክቶች ሊኖሩ ስለሚችሉ የስራ መልእክቶችን እላላካለሁ። ማታ ከስራ በኋላ ሚጠጡ ትኩስ ነገሮችን እጠጣለሁ። የሚበሉ ነገሮችን እበላለው የተጠባበሱ ነገሮችን ፊልም እያየሁ አማርኛ ፊልም እያየሁ መብራት አጥፍቼ ቺፕስ እበላለሁ ፋንዲሻ እበላለሁ። ትኩስ ነገር ወተት ለውዝ እጠጣለሁ ቡና እጠጣለሁ። ከእነዚህ ነገሮች ይጠቀማሉ ከእነዚህ ውስጥ እጠቀማለሁ ወይ ቡና ወይ ወተት ወይ ለውዝ የተለያዩ ነገሮች እጠቀማለሁ ወይ ቺብስ ወይ ደግሞ ፋንዲሻ ቆሎዎች የተለያዩ ነገሮች ገዝቼ እየገባው ማታ ከስራ በኋላ እጠቀማለሁ። እና በመሃልም ደግሞ ከፊልም በኋላ የተለያዩ መተግበራዎች ላይ ገንዘብ ልንሰራበት የምንችላቸውን መተግበሪያ እያወረድኩ ለሰዎች በቴሌግራም ሊንክ መልእክት እየላኩ ሰዎች እንዲሰሩ አደርጋለሁ። ሰዎች ገንዘብ እንዲያገኙ ገንዘብ ማግኛ መንገዶች የሆኑቹ ነገሮች መልእክት እያስቀመጥኩ እየነገርኳቸው በሪከርድም ሆነ በጽሁፍ ነግሬ እንዲሰሩ አደርጋለሁ። ማታ ከሰራ በኋላም ሌላውም ስራ እሰራለሁ ቀን ላይ ሌላ ስራም ብሰራ ማታም ሌላ ስራ መስራቴ አይቀርም። እና ጥሩ ገንዘብ ማገኝበትና ነገር እፈልጋለሁ። መቀመጥን አልወድም። እና በመሃል ደግሞ እዝናናለሁ እንዳልኩት ፊልም በማየት አማርኛ ፊልሞችን በማየት ትኩስ ነገሮችን እየወሰዱኩ በጨለማው ጥሩ ደስ የሚሉ ጊዜያትን አሳልፋለሁ። እና አማርኛ ፊልም ሳይ ደስ ይለኛል። የፍቅር ፊልም አማርኛ ፊልም ሳይ ታሪኮቹ ደስ ይሉኛል። ትወናው ደስ ይለኛል። ሲተውኑ ያለው ነገር ደስ ይለኛል። ንግግራቸው እና በጣም ደስ ይለኛል አማርኛ ፊልም አይድ።

በፍጥነት መታየብ ትችላለህ በፍጥነት መተየብ ትችላለህ? አዎ በፍጥነት መተየብ እችላለሁ። ለምን ከዚህ በፊት ልምዱ ስላለኝ በፍጥነት መተየብ እችላለሁ በጣም ነው የምችለው። ምክንያቱም ብዙ ጊዜ ከምሰራው ስራ ጋር የተያዘ ነገር ስለሆነ። በፍጥነት መተየብን እንድለምድ አድርጎኛል ስራዬ። ስለዚህ በፍጥነት መተየብ በጣም ቀላል ነገር ነው ለእኔ

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ የተለያዩ ጋዝ ነክ ነገሮችን እጠቀማለሁ ፈሳሽ ጋዝ ነክ ነገር ቤንዚል ሊሆን ይችላል ናፍጣ ሊሆን ይችላል። እጠቀማለሁ እና ሌላ ዳውማ እሳት ለማንደድ የምጠቀመው ጎማ እጠቀማለሁ የጎማ የመኪና ጎማ ሊሆን ይችላል የተለያዩ ጎማዎች ቁርጥራጮች ከውስጣቸው ያለው ከመነዳሪው የሚባለውን በመጠቀም እሳትን ለማንደድ እጠቀማለሁ። ሌላ ደግሞ እንጨት በመጠቀም እሳትን ለማንደድ እንጨት እጠቀማለሁ። እንጨትን እጠቀማለሁ በእንጨትና ከሰልን ተጠቅሜ እሳትን ለማንደድ እሞክራለሁ ቤንዝል ምናምን እጠቀማለሁ እሳትን ለማንደድ ከሰለይ ሊሆን ይችላል እንጨት ላይ ከሰላይም ሊሆን ይችላል ናፍጣ ቤንዝል በማድረግ እሳት ለማንደድ እጠቀማለሁ። እና ደግሞ ካርቶኖች ካርቶናዎች ወረቀታ ወረቀት ነገሮችን በመጠቀም እሳትም ማንደድ እችላለሁ። ከሰል ላይ ካርቶኖች በማድረግ ካርቶኑን በማንደድ እሳቱን እንዲነካክ በማድረግ እሳት ለማንደድ እጠቀማለሁ። ሌላ ደግሞ ፌስታል ነገሮች ሚቀላልጡ ነገሮችን በመጠቀም እሳት ማንደድ ይቻላል። በእንጨት ላይ በማድረግ ፌስታልን በመለኮስ በሚቀልጥበት ሰዓት በእንጥብጣቢው እሳትን ሊያነደድን ይችላል። ሌላ ደግሞ ፕላስቲክ ነገሮች ፕላስቲክ ነገሮች እሳትን ሊያነዱልን ይችላሉ በሚቀልጡበት ሰዓት ተለኩሰው በክብሪት ተለኩሰው በሚቀልጡበት ሰዓት እሳትን ሊያነድድልን ይችላል ስለዚህ ፕላስቲክ ነገሮችን እጠቀማለሁ። ሌላም ደግሞ አሉ። እንጨቶች የተለያዩ እንጨቶች አሉ እሳትን ለማቀጣጠል የእሳት እንጨት ከሰል ጋ ከሰል ላይ በማድረግ እያንዳንዱን አሁን የጠራኋቸውን ቤንዝልም ሊሆን ይችላል ናፍጣም ሊሆን ይችላል ጎማም ወረቀታ ወረቀት ፌስታል ላስቲክ ውጭ የተለያዩትን ነገሮች በመጠቀም እሳትም ማንደድ ይቻላል። እሳትም ማንደድ በጣም ቀላል ነገር ነው ክብሪታችን በመጠቀም ለምሳሌ ማንደድ በምንፈልገው ነገር ላይ ከሰላችን እንሞላለን ከሰላችንን ከሞላን በኋላ እንጨት እናደርጋለን። በእንጩ በእንጨት ላይ ወይ በቤንዝል አርግተን መለኮስ ማንደድ እንችላለን። ወይ ደግሞ በወረቀታ ወረቀቶች አርግተን እንጨት ላይ ማንደድ እንችላለን ወይ ፌስታል አርግተን ማንደድ እንችላለን ማቀጣጠል እንችላለን። እና ደግሞ በፕላስቲክ ነገሮችን በመጠቀም ማንደድ እንችላለን። ጉበትን ጉበትን በመጠየቅ እሳትን ማንደድ እንችላለን። ብዙ ነገር የከፍት እበት ደርቆ ኩበቱን በመጠቀም እሳትን ማንደድ እንችላለን። እና ጦሩ ግን ቶሎ እሳትን ለማንደድ ሚጠቅመን ነገር ቤንዝል ጋዝ ነገር ስለሆነ ቶሎ የማቀጣጠል ባህሪ አለው። ናፍጣና ቤንዝል ቶሎ ማቀጣጠል ባህሪ አለው። ሌላ ደግሞ ጎማም ቶሎ የማቀጣጠል ባህሪ አለው። እሳትን ቶሎ ያያይዝልናል። ስለዚህ እነዚህ የጠቀስኳቸው ነገሮች ጎማ ሊሆን ይችላል ከሰል እንጨት ክብሪት የተለያዩ ፕላስቲኮችን ናፍጣ ቤንዝሎችን በመጠቀም እሳትም ማቅጣጠር ይቻላል

የድምጽ መልእክት ትልካለህ? የድምጽ መልእክት ትልካለህ ለሚለው ጥያቄ እ የድምጽ መልእክት ምልክባቸው ብዙ ነገሮች አሉ የተለያዩ ምክንያቶች አሉ። የድምጽ መልእክት ምልክባቸው ምክንያቶችም ለሰዎች ማድረስ ምፈልገውን ነገር እ ለማድረስ ግዴታ መተግበሪያ እጠቀማለሁ። ስለዚህ የድምጽ መልእክትን አዎ ትልካለህ አዎ እልካለሁ። መተግበሪያዎች አሉ የተለያዩ መተግበሪያዎች አሉ ኢንስታግራም ሊሆን ይችላል ዋትሳፕ ሊሆን ይችላል ቴሌግራም የተለያዩ የ የድምጽ መልእክት ሊልኩልኝ የሚችሉ ከዳታ ጋር የተገናኙ ነገሮች አሉ። እነዚህን ነገሮች በመጠቀም ለምሳሌ ለእናቴ እ እናቴ ምግብ ሰርተሽ ጠብቂ ብዬ እንደዚህ አይነት ነገር እናቴ ልብሴን እጠቢልኝ ብዬ የቦታ ርቀት ቢኖረን እኔ ግን በቴሌግራም ላይ ቴሌግራም የምትጠቀም ከሆነ መልእክት ማስቀመጥ እችላለሁ። እናቴ ልብሱን እጠቢና እና ምግብ እፈልጋለሁ ሰርተሽ ጠብቂኝ ብዬ በቴሌግራም መልእክት ማስቀመጥ እችላለሁ። ያኔ በቴሌግራም መልእክት ሳስቀምጥ እሷ ዳታ አብርታ ስትገባ ያ መልእክት ሊደርሳት ይችላል። ያኔ እ መልእክትን በድምጽ ላኩ ማለት ነው። የድምጽ መልእክት ትልካለህ የሚለውን ነገር አደረኩ ማለት ነው። የተለያዩ በዋትሳፕም ሊሆን ይችላል ከጓደኞቼ ጋር ከእህቶቼ ጋር ከተለያዩ ሰዎች ጋር ከወንድሞቼ ጋር በዋትሳፕም በቴሌግራምም በአይጂም በኢንስታግራምም መልእክትን መላላክ እችላለሁ። መልእክትን የድምጽ መልእክትን መላላክ እችላለሁ። የድምጽ መላላክ የድምጽ መልእክት ስልክላቸው እነሱም የኔን የድምጽ መልእክት እኔ የድምጽ መልእክቴን ስልክላቸው ዳታ አብርቼ ስልክላቸው እነሱም የኔ የላኩትን ያስቀመጥኩላቸውን የላኩላቸውን የድምጽ መልእክት እነሱም ዳታ በመጠቀም ወይ ዋይፋይ በመጠቀም የድምጽ መልእክቱን የላኩላቸውን ሊሰሙት ይችላሉ እና ያኔ የድምጽ መልእክቱን ሲሰሙት እኔ የኔን ሀሳብ ሊረዱኝ ይችላሉ ማለት ነው። የድምጽ መልእክት ትልካለህ? አዎ የድምጽ መልእክት ለተለያዩ ስራዎች ይላካል። ለምሳሌ የተለያዩ መረጃዎችን ለመስጠት ሊሆን ይችላል። የተለያዩ መረጃ ለሰዎች ለማቀበል የስራም ሊሆን ይችላል የቤተሰብም ሊሆን ይችላል። የተለያዩ መልእክትን በድምጽ ማስቀመጥ ይቻላል በቴሌግራም ላይ ሌላም ብዙ መተግበሪያዎች አሉ። እኔ የምጠቀምባቸው እነዚህን ስለሆነ እነዚህን ጠቅሻለሁ። በእነዚህ መተግበሪያዎች ድምጽ እ መልእክት መላክ ይቻላል። የድምጽ መልእክታችን የምንልከው ሪከርድ በማረግ ነው። የማይክ ምልክት አለች የማይክ ምልክቷን ነክተናት ለምሳሌ ለጓደኞች የምልክላቸው ከሆነ ዛሬ ትምህርት ቤት መገናኘት አለብን። የቤት ስራና ኳስ መጫወትም አለብን የቤት ስራችንን ሰርተን እንገናኝ። ብዬ የምል ስቶፕ ብዬ መላክ እችላለሁ። የድምጽ መልእክቱን እነሱም ያንን የድምጽ መልእክት የሚሰሙት እኔ በዳታ ስለላኩላቸው እነሱም በዳታ ነው ምን ጊዜ የትኛውም መተግበሪያ ላይ የድምጽ መልእክት የሚሰማው ዳታን ተበርቶ ነው። በዳታ ጋር የተያያዘ ነው። እንጂ ኖርማል እ ጽሁፍ የጽሁፍ መልእክት ሲሆን ግን በስልክ ቁጥራችን ልከን ለሰዎች ማድረስ እንችላለን። ነገር ግን ድምጽ ሪከርድ ያለውን ነገር ስንልከው ከዳታ ጋር በተያያዙ ነገሮች ነው። እና በ የድምጽ መልእክት የምንልከው በስልክ ቁጥር ልንልክ አንችልም። የስልክ ቁጥር እ ሚሴ መልእክት ነው ጽሁፍ የጽሁፍ መልእክት ነው። የእጅ ጽሁፍ የምንጽፈውን ጽሁፍ ኪቦርድ ላይ ጽፈን የላክነውን ነገር ነው። እንጂ የድምጽ ሪከርድ አይኖረውም የድምጽ ሪከርድ አይልክልንም። ለምን? በዳታ የሚሰራ ስላልሆነ። ነገር ግን ሌላ መተግበሪያዎች የድምጽ ሪከርድን በቴሌግራምም ሊሆን ይችላል። በተለያዩ መተግበሪያዎች መላክ እንችላለን ያም ሰው ያን መተግበሪያ የሚጠቀመው ዳታ በመጠቀም ነው ወይ ዋይፋይ በመጠቀም ነው። እኔም ዋይፋይ ወይ ቴሌግራም ተጠቅሜ መላክ ምፈልገውን የድምጽ መልእክት መላክ እችላለሁ። ያም ሰው የሚያዳምጠው ወይ በቴሌግራም የላኩለትን የድምጽ መልእክት ዳታ ወይ ዋይፋይ በመጠቀም የላኩለትን የድምጽ መልእክት ይሰማል ማለት ነው። እና የድምጽ መልእክት ትልካለህ በጣም እልካለሁ

ስለ ስለ ልጅነቴ የመኖሪያ ቤት ንገረኝ? ስለ ልጅነቴ የመኖሪያ ቤት ስነግርህ በጣም ደስ እያለኝ እና በጣም ደስ የሚል ጥያቄ ነው። የሰለልጅነቴ የመኖሪያ ቤት ስነግርህ የልጅነቴ የመኖሪያ ቤቴ። በጣም ፍቅር የበዛባት እና ደስ የምትል ናት። ተብት ቤት። በልጅነቴ ሁሉም ላይፎችን ራሴንም ሳቅ ሳላውቅም ብዙ ብዙ ነገር ነው ያሳለፍኩበት። የመጀመሪያ የልጅነት መኖሪያ ቤቴ ነው የልጅነት የመኖሪያ ቤቴ የጭቃ ቤት። እና ትንሽዬ ነበረች በጣም ብዙ ትልቅ አይባልም። ካደግኩ በኋላ ነው ትልቅ ቤት የሰራው በልጅነቴ በትንሽ ቤት ውስጥ ነበር ያደኩት። እና ግቢያችን ውስጥ ዛፎች አሉ እጽዋቶች አሉ። እና ታላቅ ወንድሜና ታናሽ ታላቅ ወንድምና ታላቅ እህት አሉ። እናትና አባቴም አሉ። ለአምስት ነበረ የምንኖረው የመጀመሪያው በልጅነቴ የኖርኩበት ቤት እና በጣም ደስ የሚል ታሪክ አለኝ። ዥዋዥው የምጫወትበት አለኝ። ግቢ ውስጥ የምነዳው ሳይክል አለኝ። በልጅነቴ የመኖሪያ ቤት ያለው ነገር። ትዝታዬ ዥዋዥዌ ቁጭ ብለን መዘዋወር ዛፍ ላይ ገመዶችን አስረን መጫወት አለ። እና ብዙ ትዝታዎች አሉ። በልጅነት የመኖሪያ ቤትን ንገረኝ አልከኝ ጭቃ ቤት ነው ትንሽዬ ቤት ናት ቦርጫሙ ቲቪ ያለ ሶስት ማዕዘኑ ቲቪ እንዳሁኑ ፍላት ቲቪዎች አይደለም የነበረን እና አልጋ አለ። አሁን ላይ የቀረው። እንትን ነው በፊት የነበረን። የማስቀመጫ ምን ነበረ የሚባለው እንትን መደርደሪያ ጠረጴዛ አለን። እና ደግሞ ቡፌ አለን። ቡፌ አለን አሁን ላይ ቡፌ ቀርቷል። በፊት ግን የድሮ ቤታችን ላይ ቤት የልጅነት የመኖሪያ ቤቴ ላይ ብፌ አለን። ጠረጴዛ አለን እና ግድጋዳ ላይ የቤተክርስቲያን የመድኃኒዓለም ስላድኖ በትልቁ በጨርቁ ባቦዠዴ አለ እና በጣም ያምር ነበር ደስ ትላለች ፍቅር የበዛባት ናት። የመጀመሪያ ቤታችን የልጅነት የመኖሪያ ቤት ይሄ በጣም ደስ የምትል የፍቅር ጊዜን አሳልፍበታለሁ። ከወንድሜና ከእህቴ ጋር እየተደባበቅን አልጋ ስር እየገባን አልጋችን ሰው ያስገባል አልጋ ስር እየገባው መስኮት ስር መጋረጃ ስር እየተደበቅኩ እና ጠረጴዛ ስር ወንበር ውስጥ እየገባሁ። ጠረጴዛ ወንበሮቹ ባለ ስድስት ወንበር እዛ ውስጥ እየገባሁ እየተደበቅኩ። እናት እህቴን ወንድሜን እያስደነገጥኳቸው። በጣም ደስ የሚል ነገር ነው ሽንት ቤታችን። መኖሪያ ቤታችን ጋር የተያዘ ነው። እና ደስ የሚል ነበረ ግቢ እጽዋት ነበረ። የበረንዳ አታክልት ነበረ። ደስ ይላል በልጅነት የመኖሪያ ቤቴ ላይ ቲቪዎች አለ መጋረጃዎች አሉ አልጋ አለ ጓዳ አለ። የመጀመሪያ የልጅነት የመኖሪያ ቤቴ ላይ ጓዳና ሳሎኖ አለ። ጓዳና ሳሎን ውስጥ መመራገሮች አሉ። እና ደስ ይላል ማሳለፋቸው ነገር ትዝታዎቹ ደስ ይላሉ። የምንበላቸው ነገር ጠረጴዛ ላይ ይቀመጣል ምግብ ሰንበላ ጠረጴዛ ላይ ሁላችንም ተክብ ሰርተን እንበላለን እየተጎራረሰን። ቡና የሚፈላበት ቦታ አለ ከብፌው አጠገብ ቡና ይፈላል። እና ደስ የሚሉ ትዝታዎች የልጅነቴ የመኖሪያ ቤት ላይ አለኝ። ትንሽዬ ቤትም ብትሆን ፍቅር የሞላባት ቤት ናት። ከዛም በኋላ ካደኩ በኋላ ቢቀየርም ግን በልጅነቴ ላይ ደስ የሚሉ ነገሮችን አሳልፌባቸዋለሁ። የልጅነቴ መኖሪያ ቤቴ ላይ ጓደኞቼ ተሰብስበን ፊልም እናያለን መሬት ላይ ምንጣፍ ላይ ተቀምጠን ተሰብስበን ፊልም እናያለን።

በቡድን መስራት ትወዳለህ? በቡድን መስራት እወዳለሁ ምክንያቱም በቡድን መስራት በጣም አሪፍ ነው። ለስኬት የምንፈልገው ደረጃ ላይ ለመድረስ በጣም ይረዳናል። በቡድን መስራት በጣም አሪፍ ነው መተጋገዝ አለ መተባበር አለ አንዱ ነገር ሲጎል አንዱ አንዱን ይሞላል። አንዱ አንዱን ነገር ሲጎል አይዱ ይሞላል ይሸፍናል ስለዚህ በቡድን መስራት ትወዳለህ አዎ በጣም ነው የምወደው። በቡድን መስራት በጣም አሪፍ እና ጠቃሚ ነው። እኔ ሳይመቸኝ ሲቀር የኔ የቡድን አባል። እኔ በማልሰራው ነገር እኔ የምችለው ነገር ከሆነ የኔን መሸፈን የሚችል ነገር ከሆነ ይሸፍንልኛል። መሸፍን ባይቻል እንኳን በቡድን መስራት ላይ ደስ የሚለው ነገር የተለያዩ ሰዎች ይተጋገዛሉ መተጋገዝ አለ ፍቅር አለ። በቡድን መስራት ላይ በጣም ደስ ይላል ገንዘብ በደምብ ለማግኘት ይጠቅማል። ከተለያዩ ሰዎች የተለያዩ በቡድን ላይ አስር ሰዎች ቢኖር የአስሩም አስተሳሰብ የተለያየ ስለሆነ። ቡድኑን በምንሰራው ስራ ላይ በደንብ ስኬታማ ለማድረግ በቂ የሆነ ሀይል ስላለ ቶሎ የመለወጥ እና ስኬትን ላይ የመድረስ እንትን አለው አዎ አቅም አለው። ለምሳሌ አንድ ሰው ከቡድናችን ላይ አንድ ጥያቄ አንድ ሀሳብ ቢያነሳ አንዱ ለዛ ሀሳብ ጥያቄ መልሰል ይሰጥ ይችላል። አምስት ሀሳብ ቢመጣ አሰረሰ አይነትም ሀሳብ ቢመጣ በሀሳቦቹ ጥሩ የምንለውን ሀሳብ ተወያይተን። በቡድን መስራት ደስ የሚለው ነገር ተመካክረን እንወስናለን። ከወሰንን በኋላ ያ ነገር ጥሩ ነገር የሚባለው ነገር ከወሰንን በኋላ በዛ ነገር ላይ ስኬታማ ለመሆን በደንብ እንለፋለን። በቡድን መስራት ደስ የሚለው መልፋት ነው ያለ። መጣር

ግጭቶችን ማስተካከል ትችላለህ? አዎ ግጭቶችን ማስተካከል እችላለው ለምሳሌ በሁለት ሰዎች መካከል ግጭቶች ሊፈጠሩ ይችላሉ አለመግባባት ሊፈጠሩ ይችላሉ እነዛ ሰዎች ለምሳሌ አንድ ሰው ከአንዱ ሰው ገንዘብ ተበድሮ ሳይሰጠው ቀርቶ ሊሆን ይችላል። ያኔ ይሄንን ነገር እኔ ማስተካከል እችላለሁ እነዛን ሰዎች ማስማማት እችላለሁ ገንዘቡን የተበደረው ሰው ለዛኛው ሰው እንዴት መስጠት እንደሚችልና የሚሰጥበትን መንገድ ፈጥሬለት ግጭቱን ማስተካከል እችላለሁ። ለምን ጠብ የሰይጣን ነው ጥል የሰይጣን ስለሆነ ነገሮችን በጥንቃቄ ግጭቶችን ማስተካከል እችላለሁ። በተገቢ ሁኔታ ግጭቶችን አስተካክዬ ጥሩ ነገር ጥሩ መፍትሄ መፍጠር እችላለሁ። እና ያም ሰው ደስተኛ ሆኖ ያንን ነገር ሊፈጽም ይችላል። ሰዎችን ማስታረቅ ግጭቶችን ማስተካከል በጣም አሪፍ ነገር ነው። ፈጣሪም የሚወደው ግጭቶችን ማስተካከል የሚችልን ሰው ይባርከዋል። እና ግጭቶችን ማስተካከል በጣም ነው የምችለው። የተለያዩ ግጭት በቤተሰብ ሊሆን ይችላል። ቤተሰብ ለቤተሰብ ሊጣላ ሊጋጭ ይችላል ያንን ግጭቶች ማስተካከል እችላለሁ። ቤተሰብ ለቤተሰብ እንዳይጣላ እንዳይጋጭ በነገሮች ሳይግባቡ ሲቀሩ እንዳይረባበሹ እንዳይበጣበጡ ማድረግ እችላለሁ። ያንን ነገር በዘዴ እና በጥሩ በሆነ የፍቅር መንገድ መፍታት ግጭቶችን ማስተካከል እችላለሁ። ግጭት የሰይጣን ነው ሰዎች ግጭት ሲፈጠር ወደተለያዩ ፀቦች ሊገቡ ይችላሉ እስከ መገዳደል ድረስ ሊደርሱ ይችላሉ። እኔ ደግሞ እነዚህን ግጭቶች ማስተካከል ማቆም እችላለሁ። ወደ ግጭቱ ስንገባ ግጭቱ ወይ ለሞትም ለምንም የሚያዳርግ ቢሆንም እኔ ግን ያ ነገር ላይ ሳይደርሱ አስተካክዬ ሁሉንም ነገር አስቆማለሁ። ግጭቱን ማስተካክል እችላለሁ

እኔ የምጠቀመው የስልክ አይነት ሳምሰንግ ነው ሳምሰንግ ነው የምጠቀመው ሳምሳንግ ኤ ዙሩ ስድስት ነው የምጠቀመው። እና በጣም ምርጥ ስልክ ነው አሁን ላይ ተመችቶኛል። ብዙም ጊዜ እጄ ላይ አልቆየም አመት ሊሞላው ነው። እና በጣም ምርጥ ነው ጥሩ ነገርን እየሰራሁበት ነው ጥሩ ነገሮችን የተጠቀምኩበት ነው። እና ምርጥ ነው የምለው ስልክ ነው። ለኔ ምን አይነት ስልክ ነው ትጠቀማለህ? በቃ ሳምሰንግ ነው የምትጠቀመው። ስማርት ሳምሰንግ ኤ ዙሩ ስድስት ነው የምጠቀመው። እና ጥሩ ስልክ ነው ተመችቶኝ ነው የምጠቀመው ደስ እያለኝ ነው የምጠቀመው። የምወደው ምርት ነው ሳምሳንግ

የይለፍ ቃል ትጠብቃለህ? አዎ የይለፍ ቃሌን ትጠብቃለህ ለሚለው ጥያቄ አዎ የይለፍ ቃሌን እጠብቃለሁ የይለፍንም ቃል መጠበቅ በጣም ጥሩ ነው። በሰው ዘንድ የይለፍን ቃል ስንጠብቅ ተወዳጅ እንሆናለን። ሰው ያከብረናል እኛም ሰው ስለማከብር። የይለፍ ቃሌን ትጠብቃለህ ለሚለው አዎ የይለፍ ቃሌን እጠብቃለሁ። ለምን? ሰዎች የይለፍ ቃሌን ስጠብቅ ተወዳጅነት አገኛለሁ

ቡና ወይ ሻይ ትመርጣለህ? ብዙ ጊዜ እኔ የምመርጠው ሻይ የሚመርጠው ሻይ በጣም ይመቸኛል። ሁለቱም ጥሩ ነገር ናቸው። ቡና እና ሻይ። እኔ ቡና ነው ከቡና እና ሻይ ሻይ ነው ደስ የሚለኝ ሻይ ስጠጣ ስሜቱ ደስ ይለኛል። ጥሩ ስሜት አለው። ሻይ ስጠጣ ሻይ በዳቦ እበላለሁ በተለያዩ ነገሮች ምግብም ስበላ ሻይን እየበላሁ እጠጣለሁ። ሻይ በጣም የምወደው ነገር ነው

ለበጎ አድራጎት ሰርተህ ታውቃለህ አዎ ለበጎ አድራጎት ሰርቼ አውቃለሁ በአቅሜ በጉልበትም ቢሆን አግዤ አውቃለሁ። ለበጎ አድራጎት ሰርተህ ታውቃለህ? ለሚለው ጥያቄ አዎ ለበጎ አድራጎት ሰርቼ አውቃለሁ። ለምን ለወገን ደረሽ ወገን ነውና በበጎ አድራጎት ደርሼ ሰርቼ አውቃለሁ። በትንሹም ቢሆን አግዤ አውቃለሁ። እና ጥሩ ነገር ነው ለበጎ አድራጎት መስራት ማገዝ በጣም ጥሩ ነገር ነው

የምታስታውሰው ልዩ በዓል አለ? አዎ የማስታውሰው ልዩ በዓል አለ። እሱን በሀል ከጓደኞቼ ጋር ሆኜ ያሳለፍኩት በሀል ነው የመስቀል በሀል ነው። የመስቀል በሀል በጣም ደስ እሚለኝ በሀል ነው እና ልዩ በሀል ነው። የምታስታውሰው ልዩ ባህል? አዎ ያ በሀል ላይ አንድ ፍቅረኛ የመስቀል በሀል ላይ ወዳኝ የፍቅር ጥያቄ ጠይቃኝ ነበረ። እና በዛ እለት የፍቅር ጥያቄዋን ለመቀበል እያንገራገርኩኝ የነበርኩበት ሰዓት ስለሆነ። የመስቀል በዓል ደስ ይለኛል። የመስቀል አደባባዩ ላይ የፍቅር ጥያቄ ተጠይቄ አውቃለሁ። እና ወደዋለሁ ያንን በሀል።

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት በጣም ነው የምወደው ስጦታ መስጠት ደስ ይለኛል ያስደስተኛል። ለፍቅረኛዬ ብዙ ጊዜ ስጦታ ሰጥቼያት አቃለሁ። ለእህቴ ስጦታ ሰጥቼ አውቃለሁ አሁን አብሬያት የምኖረው ፍቅረኛዬ። ስጦታ ሰጥቼያት አውቃለሁ። እና ለእናቴም ስጦታ ለእህቴም ስጦታ ሰጥቼ አውቃለሁ። ለወንድሜም ብዙ ጊዜ ስጦታ ሰጥቼ አውቃለሁ። ስጦታ መስጠት ጥሩ ነው። ለጓደኞቼም ስጦታ ሰጥቼ አውቃለሁ ስጦታ መስጠት ያስደስተኛል። ከሰው መጠበቅ ሳይሆን ለሰው መስጠት ደስ ይለኛል። ኖሮኝ ሳይሆን ባለኝ አቅም ለሰዎች ስጦታ መስጠት ያስደስተኛል። እና የምወደው ነገር ነው ስጦታ መስጠት? ትወዳለህ አዎ በጣም ወዳለሁ

አወንታዊ አስተያየት ተቀብለህ ታውቃለህ አወንታዊ አስተያየት ተቀብሎ ታውቃለህ አዎ አወንታዊ አስተያየት ተቀብዬ አቃለሁ ብዙ ግዜ በስራ ሳይሆን በተለያዩ ነገሮች ለምሳሌ በምሰራቸው ቪዲዮዎች ሊሆን ይችላል በምነሳው ፎቶ ሊሆን ይችላል ለምሳሌ ይሄን ልብስ ለምን ለበስክ ይሄ ልብስ ከዚህ ጋ አይሄድም ይሄ ጫማ ከዚህ ሱሪ ጋ አይሄድም በሚል። አወንታዊ አስተያየቱ ተቀብዬ አቃለሁ። እና ያንን ነገር ለማስተካከል ሞክሪያለሁ በስራ ላይ ሳይሆን በምለብሰው አለባበስ ላይ አዎንታዊ የሆነ አስተያየት ተሰቶኝ ያቃል። እና ያንን አስተያየት ደሞ እኔ ተግብሬ በስነ ስርዓት አስተካክዬ። ተግብሬው እንትን ብያለሁ ሱሪ በሸበጥ ጫማ ማድረግ ጀምሬ ነበረ ያንን አቁሜ ሱሪ በሽፍኝ ጫማ ማረግ ጀምሬያለሁ። አዎንታዊ አስተያየት ከተሰጠኝ ቀን ጀምሮ እና አዎንታዊ አስተያየት ተቀብሎ ታቋላ አዋ አቃለሁ

የዝናብ ውሃን የዝናብ ውሃን ትሰበስባለህ አዎ የዝናብ ውሃን እሰበስባለሁ? የዝናብ ውሃን አዎ እሰበስባለሁ ጥሩ ጥያቄ ነው የዝናብ ውሃን የምሰበስበው ዝናብ ሲዘንብ ጊዜ የዝናብ ውሃ ልብስ ለማጠብ ጥሩ ነው የዝናብ ውሃ ቀዝቃዛ እንደመሆኑና የዝናብ ውሃ ልብስን ለማጠብ በጣም ደስ ይላል እቃዎችን ለማጠብ በጣም ደስ ይላል ለመጠጥ ባልጠቀመውም የዝናብ ውሃ ሰብስቤ በሮቶ፣ በባሊ፣ በሳፋ በተለያዩ ውሃ ማከማቻ ታንከሮች በመሰብሰብ የዘናብ ውሃን ለአትክልቶቼ ሲደርቁ ማጠጣት ዝናብ ሲቆም ዝናብ በማይዘንብበት ጊዜ ልብስ ለማጠብ አትክልቶችን ለማጠጣት እጠቀማለሁ እና የዝናብ ውሃ በጣም ጥሩ ነው። እና እሰበስባለሁ የዝናብ ውሃ የተፈጥሮ ሆኖ ደስ የሚል ነገር ነው። ዝናብ ሲዘንብም ደስ ይላል የተሰበሰበውም ውሃ ጥሩ ነው ስለዚህ የዝናብ ውሃን ሰብስቤ ለጥሩ ነገር እጠቀመዋለሁ። የዝናብ ውሃን መሰብሰብ ጥሩ ነው ለልብሶቼ ለቆሸሹ ልብሶቼ እቃዎቼን ለማጠብ እጠቀምበታለሁ የዝናብ ውሃን

አመራር ሚና አለ አመራር ሚና አለኝ ለምንድነው አመራር ሚና አለህ? ለሚለው ጥያቄ አለኝ ያልኩት ምክንያት አመራር ሚና ስላለኝ የራሴን የሆነ በምሰራቸውም ስራ ሊሆን ይችላል በማደርጋቸው በምትተገብራቸው ነገሮች ላይ አመራር ሚና ካለኝ ስኬታማና ጥሩ ደረጃ ላይ እደርሳለሁ ብዬ ስለማስብ አመራር ሚናን እጠቀማለሁ አመራር ሚና በጣም ጠቃሚ ነገር ነው ለሰው ልጅ በአመራር የምንሄድ ከሆነ በአመራር ሚና የምንከተል ከሆነ ነገሮችን ቶሎ ስኬታማ ለማድረግ እንጥራለን አመራር ሚና በጣም አስፈላጊና ጥሩ ነገር ነው ብዬም ስለማስብና በአመራር ሚና ላይ ያሉ ሰዎች የሚከተሉት ነገር አመራር ሚናን ሲከተሉ ጥሩ ደረጃ እንደደረሱ ስለማውቅ ስለማይ እኔም የአመራር ሚናን እጠቀማለሁ እና ሰዎች ስለተጠቀሙት ብቻ ሳይሆን የአመራር ሚና አለህ አዎ አለኝ ለምን በጣም ጠቃሚና ጥሩ ስለሆነ የአመር ሚናን እተገብራለሁ የአመራር ሚና በጣም አስፈላጊ ነው በህይወታችን ላይ ስለዚህ የአመራር ሚናን አለህ?

ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ በጣም እጠቀማለሁ። ማህበራዊ ሚዲያ በምትጠቀምበት ሰዓት የተለያዩ መረጃዎችን አገኛለሁ እና ማህበራዊ ሚዲያን በመጠቀም ገንዘብ መስራት እችላለሁ። እና ለሌሎችም ማህበራዊ ሚዲያ ለሚጠቀሙ ሰዎች ገንዘብ እንዴት መስራት እንደሚችሉ በተለያዩ መተግበሪያዎችን እንዲጠቀሙ በማህበራዊ ሚዲያ ላይ ማስታወቂያ እሰራለሁ ማህበራዊ ሚዲያ በጣም ጠቃሚና አሪፍ ነገር ነው። ማህበራዊ ነገር ብዙ ነገሮችን ለማስተላለፍ ይጠቅመናል። ማህበራዊ ሚዲያ በጣም አስፈላጊ ጠቃሚ ከሚባሉ ነገሮች አንዱ ነው። እና ማህበራዊ ሙጫን እጠቀማለሁ ደስ የሚልና አግባብ ባለው መንገድ ማህበራዊ ሚዲያን እየተጠቀምኩ ገንዘብን መስራት እችላለሁ። ገንዘብን ደግሞ ሌሎችም ሰዎች ማህበራዊ ሚዲያን ተጠቅመው ማህበራዊ ሚዲያ ላይ የተለያዩ ማስታወቂያዎችን በመስራት የተለያዩ ነገሮች በማድረግ ገንዘብ መስራት እንደሚችሉ እናግራለሁ እመክራለሁ ማህበራዊ ሚዲያ ላይ የሚመጡ ሰዎችን ሌላ መተግበሪያ ላይ ገንዘብ እንዲሰሩ እነግራለሁ። ማስታውቂያ እሰራለሁ

መዘመር ትወዳለህ? አዎ መዘመር እወዳለሁ መዘመር የምወደው መንፈሳዊ ቦታ ጉባኤ ሲዘጋጅ እና እለተ ሰንበት እሁድ ይሁን ዝማሬ ስለሚውድ ከዝማሬ እወዳለሁ መዘመር እወዳለሁ መዘመር ያስደስተኛል በቤቴ ላይ ከፈቼ መዝሙርን እዘምራለሁ። ቤተ ክርስቲያን በአዘቦት ጊዜ በመሄድ ዝማሬ እዘምራለሁ። ደስ ይለኛል መዘመር የሚያስደስተኝ ነገር ነው። መንፈሳዊ ነገር ስለሆነም መዝሙር የኦርቶዶክስ መዝሙር። መዘመር እለተ ሰንበት እሁድ ብቻ ጠብቄ ሳይሆን ጠዋት ጠዋት ላይ በምነሳ ሰዓት በቤቴ ላይ የኦርቶዶክስ መዝሙሩን እየከፈትኩ እዘምራለሁ። በዘመር እወዳለሁ።

ማር በጣም ነው የምወደው ማር በጣም ደስ ይለኛል ብዙ ጊዜ ማር የምበላው። ከተለያዩ ነገሮች ጋር በዳቦ እያደረኩ እየቀባሁ እበላለሁ ማርም በጣም ነው የምወደው በዳቦ ቀብቼ መብላት ያስደስተኛል። ማር መብላት የሚያስደስተኝ ነገር ነው ጣፋጭ ነገር ነው ማር በጣም ነው የምወደው። ማር በጣም ንጹህ ማር በጣም ያስደስተኛል መብላት በዳቦ እመገባለሁ። ማር መብላት በጣም አስፈላጊ ነው

የቅጥር ሂደት እንዴት ነው የቅጥር ሂደት እንዴት ነው? ለሚለው ጥያቄ የቅጥር ሂደት አሪፍ ነው ጥሩ ነው። የቅጥር ሂደት ብዙ ጊዜ የትምህርት ቤት የተማረንበት ማስረጃ። ዶክመንት ፋይላችንን በማምጣት የተማረንበትን ነገር በማዘጋጀት የቅጥር ሂደትን መፈጸም እንችላለን። የንግግሮችን ጥያቄዎችን በመጠየቅ እና የኛን ዶክመንት በማስገባት መረጃችንን በማስገባት የቅጥር ሂደት እንዴት እንደሆነ። እናሳያለን ማለት ነው።

ሳንቲም ትቆጥባለህ አዎ ሳንቲም እቆጠባለሁ ሳንቲም የምቆጠበው ለክፉ ጊዜ ይሆነኛል ብዬ አስቀምጣለሁ እና ደግሞ ከጊዜ በኋላ ዓመተ ምህረት እየተቀየረ በመጣ ቁጥር ሳንቲም ካስቀመጥኩት ከቆጠብኩ ያ ሳንቲም ሊጠቅመኝ ይችላል። ስለዚህ ሳንቲም እቆጥባለሁ ሳንቲም እቆጥባለሁ ደግሞ ለችግር ጊዜ ይሆነኛል ብዬ ስለማስብ ሳንቲም እቆጥባለሁ

የምትወደው ቁጥር ስንት? ነው የምወደው ቁጥር ሰላሳ ነው ሰላሳን በጣም የምወዳት ቁጥር ናት የተወለድኩበት ቀን ስለሆነች በጣም እወዳታለሁ ሰላሳን በጣም ነው የምወዳት ከሁሉም ቁጥር አብልጬ። የምትወደው ቁጥር ስንት? ነው ሰላሳ ነው። ሰላሳ የተወለድኩበት ቀን ነው። ሰላሳ ብዙ ነገሮችን የሚሳካልኝ እለት ቀን ነው። ሰላሳ የተወለድኩበት እለተ ሰንበት ቀን ነው። ሰላሳ ስሜ የተሰየመበት ቀን ነው። ሰላሳ ብዙ ነገሮችን ብዙ ነገሮችን በሰላሳ የሞከርኳቸው ነገሮች ብዙ ጊዜ የተሳኩልን ነገር ናቸው

ሂሳብ ደስ የሚል የትምህርት እንትን ሲሆን ሂሳብ ትምህርት በጣም ደስ ይላል ብዙ ቁጥሮች ስሌቶች የተለያዩ ቀመሮች ያሉበት የትምህርት አይነት ሲሆን ሂሳብ በጣም ደስ የሚል ነገር ነው። ሂሳብ በውስጡ ብዙ ነገሮችን ይዟል። የተለያዩ ቁጥሮችን የብዜት ማባዛት ማካፈል መቀነስ መደመር የተለያዩ ብዜቶችን የተለያዩ ቁጥር ብዜቶች ቀመሮችን የሚጠቀም የኤክስ ዋይ ብዙ የተለያዩ ነገሮችን የሚጠቀም ነገር ነው። ሂሳብ ብዙ ነገሮችን በውስጡ ይዞ ለብዙ ጊዜ ትምህርት ላይ የሚቆይ ነው። እና ብዙ ሰዎች ብዙ ትምህርት ቤት ላይ እና ሀገራችን ላይም አለማችን ላይ የሚሰጥ የትምህርት አይነት ሂሳብ ነው።

ኮፍያ ለፀሀይ ወይም ፀሀይን ለመከላከል ወይ ደግሞ ፀጉራችን መላጣ ከሆነ ምንጠቀመው ነገር ነው። ኮፍያ ሚለው ቃል ለብርሃን ለፀሀይ ለተለያዩ ጨረሮች ምንጠቀመው ነገር ነው። ኮፍያ ለፀጉራችን ለእራሳችን እራሳችን እሚያመን ከሆነ ነስር በሽታ ካለብን የምንጠቀመው ነገር ነው። ኮፍያ

አንድ ማለት ነጠላ ማለት ነው። ነጠላ ቁጥር። አንድ ማለት ለብቻዋ ያለች በቁጥር አንድ የመጀመሪያ ከቁጥሩ ውስጥ የመጀመሪያ የሆነች የመጀመሪያ መቁጠሪያ የምንጠቀማት አንድ

ፖሊሲ፣ ፖሊሲ ማለት በህገ ደንብ እና ህገ ደንብን ተምሮ ሰዎችን የህግን ነው የሚያስተምር ፖሊሲ።